ሌሎችን ማበረታታት ትችላለህ ይላል? ጥያቄው በደንብ አድርጌ ነው። አዎ እችላለሁ። ቅን ከሆነ ቅን ሆነ ጥሩ የሚሰሩ ሰዎችን ማበረታታት አለብን። ያው እንደ አቅምህ ማበረታታት ትችላለህ ከዛ ውስጠኛው። ማበረታታት የምችለው እንግዲህ በ በርታ ጎበዝ እያልኩ ነው የማበረታታው ጓደኞቼን። ወይም ጥሩ የሰሩ ሰዎችን። ያው በምቀኝነት አይደለም። ያው ምናበረታታው እንዳልኳችሁ ባለን አቅም ነው ማለት ነው ጥሩ ከሰራ ጥሩ ነው። መጥፎ ከሆነም ያው። ባና ባላበረታታውም ዝም ነው የምለው ማለት ነው። ስለዚህ ያው ጥሩ የሰራን እናበረታታለን። መጥፎን ደግሞ እንትን እንዲል። ከክፋቱ እንዲመለስ ያው ምክር እንሰጣለን ማለት ነው። ሁል ጊዜ ማበረታታት ያለብን ጥሩ የሚሰሩ ሰዎችም ነው ብዬ አስባለሁ። ግን ያው መጥፎ ያው መጥፎ ስለሆነ ምኑን እናበረታታዋለን? ከመጥፎነት እንዲወጣ ነው የምናደርገው ማለት ነው። አሁን እስኪ አንድ ለምሳሌ ልንገራችሁ። አንድ እንትን ነበር። ለሳኝ ነበረና በእንትን ላይ ነው የምነግራችሁ በ በግንባታ ላይ ማለት ነው እና ግንባታ ላይ ነው ያለው። ለሳኝ ነበር የተማረ ነው። ጎበዝ ነው እውቀት አለው። ግን የተማረው ሌላ ነው የሚሰራው ደግሞ ሌላ ነው ማለት ነው። ስራ አልናቀም ስራ ስላልናቀ ይኸው ጎበዝ እለዋለሁ በርታ እለዋለሁ። አሁን የተሻለ ትልቅ ደረጃ ላይ ደርሷል ማለት ነው። ማበረታታው እንደዛ ነው ጥሩ የሰራን በጥሩ ሁኔታ አበረታታለሁ። ያው ሲበረ ስናበረታታው ግን እንትን ሆኖ ማለት ነው ያበረታታነው ነገር ያበረታተውት ነገር ጠቀመው። በርታ ጎበዝ ነህ እኮ አንተ እውቀት አለህ አለ። ከዚህ የተሻለ የምትሰራ ሰው ነህ ስንለው። በደስታ ያው አሁን እንዴት ነው? እዛው ላይ ሆኖ ከዛ እያሳደገው ራሱን። አሁን የሆነ ድርጅት ውስጥ አሳድጎ ራሱን እየሰራ ይገኛል ማለት ነው። ኮንትራት ይዞ ውል ተፈራርሞ ከድርጅት ጋር አንዳንዴ ይሰራል ማለት ነው። እና ጥሩ የሚሰሩትን ማበረታታት አለብን። እንዲሁም ሌሎች አሉ የሚለፉ ልጆች አሉና። የራሳቸውን እንዲሰሩም እኔ የምነግራቸው ጓደኞች አሉኝ እና እነሱም የራሳቸውን ስራ ሰርተው የተሻለ ህይወት አግኝተዋል ብዬ አስባለሁ። የተሻለ ህይወት የምናገኘው ስንሰራ ስንበረታ ነው። እና የተሻለ እና ታናናሾቼንም ደግሞ አበረታታለሁ። አሁን በምኖርበት ስፍራ አካባቢ አንድ ትንሽዬ ልጅ አለና በአጋጣሚ ወደ ትልቅ ወደ ትልልቅ ተቋማት ወይም ዩኒቨርሲቲ ለመግባት ያው አስፈላጊው ነጥብ አልመጣላቸውምና በዚህ ምክንያት አንዳንድ ልጆች ወጣቶች ተስፋ ይቆርጣሉ። እና ከዚህ ተስፋ እንግዲህ የሚድኑት ስናበረታታቸው ነው አይደል? እና እኔ ያው አይዞህ እንዴ ትምህርት ብቻ እኮ አይደለም የህይወት መሰረት አልኩት። ስለዚህ የተሻለ ህይወት የሚኖርህ ስታነብ ነው። ሌሎች ነገሮችን ታነባለህ አሁን ዘመኑ ደግሞ እየተቀየረ የመጣበት ነው። አንድ ሰው ዲግሪ ብቻ ይዞ ስለተቀመጠ ያው አዋቂ ነው ማለትም ይከብዳል። ምን ሰራህ ነው በዛ ላይ? እና ያው ስራዎቻችንንም ደግሞ እንዴት ነው? የሰው ሰራሽ አስቶሎ የሚባለው እየመጣ ሊወስድብን ስለሆነ። አትጨናነቅ እንደውም አሁን አንተ ጥሩ እድል አለህ ትንሽ ልጅ ነህ እንደኛ እንደውም እኔ ያለፍኩበትን አትለፍ እለዋለሁ እኔ ያለፍኩበት አሁን እንደዛ ይዞ። የተሻለ ህይወትና ኑሮ ነበር የምንገምተው ግን በተጣራኒው ሆኖብን። ምንም ለውጥ የለንም ማለት ነው እድሜያችንን ነው የጨረስነው። ስለዚህ ምንድነው ማድረግ ያለብህ እያልኩ እንዲህ እንዲህ አድርገህ ተማር። በመስመል ላይ የሚሰጥ ትምህርቶች አሉ። እነሱን ተማር እነሱን በመማርህ እውቀትህን ታዳብራለህ እና እድሎችም አይጠፉም። አሁን ላይ ያው ምን ሰራህ እንጂ እንትን አለህ እንትን አለህ የሚባልበትም ጊዜ አይደለም። ግን አልፎ አልፎ። እንዴት ነው ደህና ደህና ድርጅቶች ደግሞ ያው ይጠይቁሃል ይሄንን ይሄ ይሄ አለህ ይሄ አለህ ትባላለህ። ግን ያው ዞሮ ዞሮ የምመክረው እኔ ልጁን አበረታታለሁ ማበረታታት ባለብኝ ገንዘብ መስጠት ካለብኝም እሰጣለሁ

በስልክ ገንዘብ ትልካለ ይላል። ርዕሱ ማለት ነው። ማወራበት ርዕስ በስልክ ገንዘብ ትልካለ በደንብ አርጌ እልካለው። ብዙ መተግበሪያውች አሉኮ ገንዘብ ከአንዱ ቦታ ወደ ሌላ ቦታ እንልካለን። አንደኛው ያው እኛ ሀገር የተለያዩ ባንኮች ስለሆኑ ያሉት ከአንዱ ባንክ ወደ ሌላው ባንክ ምልከው ለሰው እነዚም መተግበሪያዎች ተጠቅሜ ነው። ለምሳሌ አሞሌ ሚባል መተግበር ነበረ። አሞሌ ሚባል እሱ የመጀመሪያው በሱ ተጠቅሜ ያው ብር ከአንዱ ወደሌላው እልካለው ማለት ነው። በዳሽን ባንክ ዳሽን ባንክ ያው ያሞሌ ነው ማለት ነው ዳሽን ባንክ። አሞሌ ከሁሉም ጋር የሚተሳሰሩ ከዳሽንም ከምንም ከምንም እና ከዚ ሌላ ደሞ ቴሌ ብር ሚባል አለ። በቴሌ ብር ያው በብዛት ሚታወቅ ነውና ገንዘብህን ትልካለህ ትቀበላለህ። ወደ ያው መላክ ምትችለውን ትልካለህ ለጓደኛህም ለሰውም መክፈል ካለብህ በጣም ቀላልና ጥሩ ነው። ቴሌብር ማለት ነው እና ቴሌብርን እጠቀማለው ቴሌብር ውጪ ሌሎችንም እጠቀማለው። ለምሳሌ እንዳልኳችሁ እንትን ንግድ ባንክም አለው የራሱ መተግበሪያና ያው እሱን ተጠቅሜ አስተላልፋለው ማለት ነው። ገንዘብ ከንግድ ባንክ ውጪም ሌሎች አቢሲኒያ ሚባል አለ። አፖሎ ሚባል መተግበር አለው አዋሽ ባንክም የራሱ መተግበር ያለው። እነዚን ሁሉ እንጠቀማለን ማለት እጠቀማለው በስልኬ ነው ይህንን ምልከው እንግዲህ በስልኬ ነው ስልክ ከሌለኝ ያው አልክም ማለት ነው። ምን አይነት ስልክ ሚነካካ ስልክ ወይም አንድሮይድ ወይም አንድሮይድ ስልኮች ወይም እንትን ስልኮች ሚባሉ አፕል ስልኮች ናቸው። ያሉት አሁን ገበያ ላይ ወይም ቴክኖ እና ያው እነዚን በእነዚ ስልኮች ነው እንግዲ አሁን ላይ ምንላላከው ገንዘብ ያው እልካለው ከውጪም ሀገር በስልክ ገንዘብ ትልካለህ ታስልካለህ ትጠቀምበታለህ ይህን መጠቀማችን ያው ይጠቅመናል እንጂ አይጎዳንም ማለት ነው። ስለዚ በስልኬ ገንዘብ በደንብ አርጌ እየላኩ ነው። ብዙ ጊዜም ልኬያለሁ እንደውም ግን ያው ሁል ጊዜ እነዚ ነገሮች ግን ችግር የለባቸውም አይባልም አንዳንድ ጊዜ በሚደርስ ችግር በኔትወርክ መቋረጥ ምክንያት አሁን አንድ ጊዜ ምንም አይነት ፋይል ማለቴ ምንም አይነት ገንዘብ ሳልክ በጣም ተቸግሬ ነበር። በሰአቱ ገንዘብ ያስፈልገኝ ነበርና በዛ ኢንተርኔቱ በጣም ትክክል ስለነበረ በሰአቱ በዛ ምክንያት ያው እንትኑ ተቋርጦ ነበር። ስርዓቱ ወይም ሲስተሙ እና በዚ ምክንያት ኪሳራም ሊደርስብህ ይችላል። አሁን ለምሳ እንዳልኳችሁ ያው የስራ እድል ነበርና ግን ያው መጀመሪያ ያንን ገንዘብ መላክ ነበረብኝ ለዛ ሰው በዛ ምክንያት አልታመንክም ተብዬ ያው ስራ አጣሁበት ማለት ነው። አያችሁ እንደዚ አይነት ነገሮች አሁን ስልክ ላይ ብቻ እንትን ማረግ የለብንም ብዬ አስባለው። ምናልባት እንግዲህ የሚያውቁ ሰዎች ወይም ስለ ቴክኖሎጂ የተረዱ ሰዎች እንትን ሊያጠፉት ይችላሉ ኔትወርክ ሊያጠፉ ይችላሉ ሊዘጉብን ይችላሉ መስመሩን ስለዚ እንዳንገበያይ እንዳንሰራ ያረጉናል ማለት ነው። ግን ያው እንትኑን አከብራለው አዲስ ነገር ስለሆነ አዲስ ቴክኖሎጂ ስለሆነ ፈጣንነቱን አከብራለው ያው ቀጥታ ሄጄ አሁን ገንዘብ በእጁ ከምሰጠው ወደ በስልኬ እንትን አርጌ ወደ ባንኩ ባስገባ ይሄ በጣም ቀላልና ፈጣን ነው። ለአያያዝም ምቹ ስለሆነ ገንዘብን ያው ልካለው በዚህ እጠቀመዋለው። ግን ያው ምፈራው ያው ዞሮ ዞሮ ግን እንዲ በምናረግበት ያው በቁጥጥር ስር ነን። ምናስተላልፈው ምናችን ይሄን ያህል ተላልፏል ምናምን እውነቱን ለመናገር ያው ሰዎችን ያውቁታል ሚሰሩ ሰዎች እዛ ይሄንን በማስተላለፍ ላይ ያሉ ሰዎች ያውቁታል ሚያውቁት ደሞ ታማኝ መሆን አለባቸው ማለት ነው። እናመሰግናለን

የመጠጥ ውሃን ኬት ታገኛለህ ይላል? ጥያቄው ልድገመው አንዴ የመጠጥ ውሃህን ከየት ታገኛለህ? ያው በቧንቧ ነው ሚመጣልን ማለት ነው። መንግስት ነው ሚሰጠን ውሃውን። በቧንቧ ያው ግዴታው ነው። መስጠት ማለት ነው። ውሃ ይሰጠናል ያው እንከፍላለን በየወሩ ማለት ነው። ውሃ ያቀርባል እንከፍላለን ያው መንግስት ከየት ያመጣዋል ውሃውን? ግድብ ተገድቦ ነዋ ግድብ ይገደባል ማጣሪያዎች አሉት። ያው በእንግሊዘኛው እንዳላወራው የአማርኛ እንትን ስለሆነ። ብቻ ከተገደበው ወንዞች ምኖች ምኖች ምኖች ተገድበው ተጣርተው ይቀርባል ያው ሌላው አለም ላይ እንደሚደረገው ማለት ነው። ስለዚህ በሚጠራበት ጊዜ የተለያዩ እንትኖች አሉ ኬሚካል እሚጨመሩ። ግዙፍ እንትኖች አሉት ያው። ውሃን ማጣሪያ ሜተዶች ማለት እንትኖች ዘዴዎች ስለዚህ በዚህ ዘዴ እንትን ይባላል ውሃው ይጣፍ ይጣራና እንትን እንላለን ማለት ነው። እንጠቀምበታለን። ይሄንን እምንጠቀመው ያው ለገላዬ እጠቀመዋለው። ለመጠጥ እጠቀመዋለው። እና ያው ወጥ እና ምግብ እምንሰራው ይሄን ተጠቅመን ነው ማለት ነው። ይሄን መጠቀሜ ያው ብዙ እንትኖችን ያረግልኛል ማለት ነው። ብዙ ለውጦችን እንዳመጣ ያረገኛል ይረዳኛላ። ይሄ ውሃ ህይወት ስለሆነ ንጹህ ነው እሚመጣው ውሃ ንጹህ ነው። ግን አሁን ላይ እያደግን ስንመጣ። ይሄንን መጠቀም ትቻለው አሁን የታሸጉ ውሃዎችን ነው ድርጅቶች ያቀርባሉ። እኛ ሄደን አቅራቢያችን ከሚገኘው ሱቅ ሄጄ ነው እየገዛሁ እምጠጣው እንትን እምለው ማለት ነው በሆኑ ሰዓት ውሃዎችን እምጠጣው ከዛ ነው። ከሚቀርብህ ድርጅት ከሚያቀርበው ውሃ ነው እምጠጣው። እና ውሃን መጠቀም ያስፈልጋል በአግባቡ። ይሄ ውሃ ሃይላን የተለያዩ የታሽጉ ውሃዎች አሉ እኛ ሀገር ለምሳሌ አኳሴፍ የሚባል አለ። የተጣራ ከምንጭ የሚመጣ ውሃ ነውና እነዚህን ውሃዎች እንጠቀምበታለን አኳሴፍ አኳአንተም እሚባሉ ሀዎች አሉ። እነዚህን እጠቀማለሁ አኳአዲስ አኳሴፍ ሃይላንድ ውሃዎች አሉና የተጣሩ ውሃዎች ናቸው ጽዳታቸውን የጠበቁ ናቸው። እና ያው እነዚህን ውሃዎች ነው እምጠቀመው ለጊዜው ለመጠጥነት ማለት ነው። አሁን ላይ እንዳልኳችሁ ያው ግን ያው ለምግብ ለልብስ ለገላዬ እምጠቀመው ያው መንግስት እሚያቀርብልን የተጣራ ውሃ አለና። ያንን ተጠቅሜ ነው እንግዲህ ጤናዬን እምጠብቀው ጤናችንን ስንጠብቅ ግን ያው በደንብ መሆን አለበት። ውሃውን ማየት አለብን። ስንጠጣው አንዳንድ ጊዜ አሁን ግድቦች ይሞሉና ማስተንፈሻ አላቸው። እነሱ ይተነፍሳሉ እነሱ በሚተነፍሱበት ጊዜ ለተወሰነ ጊዜው ያው ውሃ ይቋረጣል። ውሃ ሲቋረጥ ያው ገንዳው ይጸዳል። መጸዳት አለበት። ውሃ እንዴት? ነው ሲጣራ ካወቃችሁት ካያችሁት ሄዳችሁ በቦታው ብዙ እንትኖች አሉት። እሱን እዚህ ላይ ያው ማውራት ባልፈልግም እና ያው መጣራት አለ እንትኑ መታጠብ አለበት። ገንዳው የሆነ የቆሸሹ የዘቀጡ ነገሮች ስለሚኖሩ ውሃ ውስጥ እና እነዛ ታጥበው ገንዳዎቹ ማጣሪያው ማለት ነው። ያው የተጣራውን ውሃ ነው እኔ እምጠቀመው። በፊት ማለት ነው። ድሮ ላይ ትንሽ እሱን ብዙ ሰውም መጠቀም ትቷል። የታሸጉ ውሃዎችን እንደ አማራጭ አርገን እየተጠቀምን ነው። ያው እና ያው ውሃው እሚቀርበው በመንግስት ነው ማለት ነው። ሰፊውንም እሚይዘው እና ያው የባንቧ ውሃ ይባላል ማለት ነው። ግን ያው እውነቱን ለመናገር ቆየሁ አንድ አራት አመት ሆኖኛል የባንቧን ውሃ ከጠጣው። ግን ያው በፊት እምንጠቀመው እሱን ነው የባምቧ ውሃ እሚባለውን ነው እምጠቀመው ማለት ነው። እነዚህ የተጣሩ ውሃዎች ከምንጭ የፈለቁ ናቸው። እና ያው ወደ እንትን ይገባሉ ማለት ነው። ወደ ፋብሪካ ገብተው በደንብ ይነፃሉ። ማዕድናት ይጨመሩባቸዋል። ተመጣጣኝ ነገር እሚያስፈልግ ለሰውነት ግንባታ እሚሆን እነዚህም ማዕድናትም ያው አስፈላጊ ስለሆኑ ወደ ውስጣችን ገብተው ጥሩ ስራ

ስልክህን ምን ያህል ጊዜ ትሞላለህ ይላል ጥያቄው። ያው ስልኬ እንግዲህ ካለቀ ቻርጁ ካለቀ ባትሪው ካለቀ እሞላለሁ በሚያልቅበት ጊዜ። እንዳለቀበት ሁኔታ ማለት ነው። አሁን ለምሳሌ አሁን እኔ አርባ አምስት ፐርሰንት አለኝ። ይሄን ስራ እየሰራሁበት ነው እና ያው አሁን ባትሪው ሁለት ፐርሰንት ሲሆን ለማድረግ እገባለሁ ማለት ነው። ቻርጅ ለማድረግ ወደ ቤት ውስጥ ስለዚህ ያንን ደግሞ በማድረጌ አንድም ጊዜየን በአግባቡ ተጠቀምኩ ማለት ነው። አሁን መስራት የምችልበት ሰዓት ስለሆነ መስራት በምችልበት ሰዓት ስልኬን ቻርጀር አደርጋለሁ። በብዛት ግን እንዴት በቀን እሺ በሰአቱን ለመግለጽ ያክል አሁን በቀን ወደ አራት ጊዜ አደርጋለሁ። አራት ጊዜ ምክንያቱም ብዙ ነገር የሚሰራው ያው በስልክ ነው የምንነጋገረውም በስልክ ነው ስራችንም አሁን ይሄንንም እየሰራን ያለነው በስልክ ስለሆነ ባትሪውም መሙላት አለበት። እና አሁን እኔ ዘመኑ በጣም ተቀይሯል። ያለ ስልክ መንቀሳቀስ አንችልም ስልክ ሁሉንም ነገር ነው የሚያሰራን ስለዚህ ያው በስልካችን እየሰራን ነው ማለት ነው። ለመስራት ደግሞ ያው ባትሪ መኖር አለበት። ባትሪያችንን የመሙላት አለብን። ካልተሞላ ግን ችግር ይኖረዋል። ያው ይዘጋብናል ማለት ነው አንጠቀምበትም። ባትሪው ሳይሞላ አይሰራም እንትኑ ሞባይላችን ወይም ስልካችን ሁል ጊዜ እንግዲህ አሁን እኔ ዛሬ ዛሬ አሁን ለምሳሌ ሌሊት ላይ ነበረ ወደ ሰባት ሰዓት አከባቢ ነበረና ሰክቼ የተኛሁት እና ያው በአጋጣሚ ተነካክቶ ስለነበረ ሙሉ ቻርጅ አላደረገልኝም ወይም አልተሞላልኝም ስልኬ ሙሉ ባትሪውን አልሞላልኝም እና እንዳልኳችሁ አሁን ያው ማድረግ ይኖርብኛል ማለት ነው። ሰራዬን ከሰራሁ በኋላ ይሄንን ቢያንስ አንድ ሰዓት ወይ ሁለት ሰዓት ከሰራሁ በኋላ እሞላለሁ እንደይዘጋብኝ እና ያው ለስራውም እንዲመች ብዬ ማለት ነው። በቃ በአጠቃላይ ያው በቀን ከአራት ጊዜ በላይ አደርጋለሁ። እና በአሁኑ በአሁኑ ጊዜ እንዳልኩት ሁሉም ነገር ከዚህ ጋር የሚገናኝ ነው በስልክ ነው። ያው ሁሉም ባትሪ እንትን ቻርጅ ወይም ባትሪ የተሞላውን ይወስድብናል። ጉልበት ይወስድብናል። ጉልበቱን ያው የሚወስዱት ብዙ ነገሮች ስለጫንን ነው። ስልካችን ላይ ስልካችን ላይ ብዙ ነገሮችን ጭነናል አንደኛው ቪዲዮ ላይ ማየት የምንጠቀምባቸው አፕሊኬሽኖች ሶ እንትኖች መተግበሪያዎች እንላቸዋለን መተግበሪያውን ስለተጫነ ስልካችን ላይ እንትን ማለት አለብን ማለት ነው በደንብ አድርገን ስልካችንን መሙላት አለብን ካልተሞላ ግን ያው አስቸጋሪ ነው። ቶሎ ቶሎ ይወስዳሉ። ከጀርባ ሆነው ሀይል ስለሚወስዱ እነዚህ ስልካችንንም ባትሪ የሚወስዱት እነሱ ናቸው ግን እነዚህ የሚነካኩ ተነካክ ወይም አንድሬድ ስልኮችን ነው እንደዚህ በብዛት ባትሪ እየዘጋ ያለው እንጂ አሁን ኖኪያ ወይም ይሄም ጠቅ ጠቅ የሚደረጉ ስልኮች በብዛት ባትሪ አይወስዱም ለምን? ለምንም አገልግሎት አይሆኑማ ለመደዋወል ነው ስልክ ሄሉ ደህና ነህ ሜሴጅ ለመላላክ ነው። የመጀመሪያዎቹ የጥንቶቹ ስልኮች ማለት ነው። አሁን ላይ ግን እንደልኳችሁ ቪዲዮ የምናየው በዚህ ስልክ ነው ጌምም የምንጫወተውም በስልካችን ነው። እና ሰው ያው እንትኖችን ቲክቶክም ያው የሶሻል ወይ ድህረ ገጾች ስለሆኑ ድህረ ገጾችን የምናየው ወይም ማህበራዊ ሚዲያ የምናየው በእነዚህ እንትኖች ስለሆነ ማለት ነው በስልካችን ስለሆነ እነዚህ ሁሉ ተደማምረው የስልካችንን ጊዜ እንትን ይሉታል፣ ይቀንሱታል ማለት ነው። ስለዚህ በሚቀንስበት ሰዓት በሚለው ያው እየሄድን መሙላት አለብን እንድንገለገልበት ማለት ነው። እኔ መብራት ባለበት ሰዓት እና ባትሪ ወደ ሁለት ፐርሰንት ወይም ሲዘጋ ነው በብዛት እኔ ቻርጅ የማደርገው ወይ የምሞለው ስልኬን ያው መምላትም የሚያስፈልገው እንደዛ በሚሆንበት ሰዓት ነው እና መቶ መቶ ሲሆንልኝ እነቅለዋለሁ ማለት ነው።

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? ወደ መናፈሻ ምን ያህል ጊዜ ትሄዳለህ? እሺ ያው ወደ መናፈሻ የምሄደው። ያው በአጋጣሚ የኔ የኖርኩበት ከልጅነቴ ጀምሮ ያደኩበት ሰፈር መናፈሻ ነበር። እና አካባቢው ጋር ቢያንስ በቀን ውስጥ አንዴ ሳንሄድ አንውልም ነበር። መናፈሻ አለ እና እዛ ውስጥ ሄደን ሳሮች አሉ ችግኞች አሉ ብዙ የሚያማምሩ እንትኖች አሉ እና እዛ እንጫወት ነበረ ልጅ ሆነን ማለት ነው። እና ያው በቀን አንዴ ሳንሄድ አንውልም። እውነቱን ለመናገር እና ኳስ ሜዳም ነበርው ያ መናፈሻ። ስለዚህ እዛ መናፈሻ ጋር ምንድነው የምናደርገው ኳሳችንን እንጫወታለን። ከጓደኞቼ ጋር ኳስ እጫወታለሁ። መጫወት ያለብኝን ሌሎችም መጫወት ጨዋታዎችን እንጫወታለን እዛው ዥዋ ዥዌ ሸርተቴ የሚባል ጨዋታ ተጫውተናል በሰአቱ ማለት ነው። ያው የድሮውን ነው የምነግራችሁ አሁን ላይ ሳይሆን። በድሮ ጊዜ እንደዚህ እና በቀን ብዙ ጊዜ ነበር የምሄደው። እና ያው አጋጣሚ አሁን ያ አካባቢ እንግዲህ ድጋሚ በአዲስ መልኩ እየታደሰ ስለሆነ ወጥተናል ከዛ። ግን ያው እና የሆነ ጊዜ ተመልሼ ከ ወደ ልጅነት ቦታዬ ባም የሆነ የዛሬ አመት የዛሬ ሶስት አመት አካባቢ ሄጄ ነበር። በጣም ደስተኛ ነበርኩ በመሄዴ ማለት ነው። ያው ተጫወትኩት ትንሽም ልጅነትን ለማስታወስ እና መናፍሻ አሁን ብዙ አሁን ብዙ መናፈሻዎች ተሰርተዋል ተሰርተዋል እውነቱን ለመናገር እና እኔም ደስ ይለኛል እወዳለሁ። ለመጫወት ብቻ አይደለም የምሄደው እኔ መናፍሻ እና አነባለሁ እንትን እላለሁ እና ምግብ ምግቤንም ያው የምመገበው እንደዛ ነው። ቢያንስ በአመ በአመት ውስጥ ወይም በወር ውስጥ ሁለቴ ሶስቴ እሄዳለሁ መናፈሻ። ምክንያቱም ያው ምግብም ምበላው እዛ ውስጥ መናፈሻዎች ውስጥ ስለሆነ ማለት ነው። በተሰሩ መናፈሻዎች ውስጥ ነው ምግቤን የምበለው የምጠጣው እና መናፍሻ ላይ በአመት ሳይሆን በወር ሁለት ሶስቴ ሶስት ጊዜ እንሄዳለን። ያው ስሄድም ከጓደኞቼ ጋር ሳይሆን እኔ ብቻዬን ነው የምሄደው። ጸጥታ ያለበት ስለሆነ ብቻዬን መሆንን እመርጣለሁ። ብቻችንን ሄደን እንትን እንትን ማንበብ ካለብኝ አነባለሁ ነፋሻማ አየሮች ስለሚሆኑ አየራትን እንትን እንላለን ማለት ነው። በአየር ውስጥ አየራትን እንጎበኛለን እናያለን እናሸታለን ንጹህ አየራት እንቀስማለን ከዛ በተረፈ ግን ከእነዚህ አየራት ከንጹህ አየራት ውጪ አንሄድም ማለት ነው። በቃ አንደኛው ዋናው ምክንያት ንጹህ አየር ስላለው ነው የመናፍሻ የምንሄደው። ሁለተኛ ደግሞ ሰርግ ሲኖርም እንሄዳለን ኦ ረስቼው እና ሰርግ ሲኖር ሄጄያለሁ አሁን እኔ አንድ አምስት ስድስት ጊዜ ሰርጎችን ያው በመናፍሻ ውስጥ አሳልፈናል። ከዛ ውስጥ ሁለቱን ያው እኔ እንደ ሻማ ያዥ የሚባል ነገር ነበር ማለቴ ሙሽራ እና ባል እና ሚስት ሆኖ እኔ ያው ሻማ እይዛለሁ ማለት ነው ሻማ መያዝ ማለት። እንዴት ነው ሁለት ባል እና ሚስት ተጋብተው በሚጋቡበት ሰዓት ለውበት ለማገልገል ማለት ነው። እንዴት ነው ህፃናት ሆኖ እንትኖች ሻማ የሚባል ነገር አለ ረጅም እና እሱን ይዘህ ነው የምትዞረው። ይዘህ ቀጥ ብለህ ነው የምትሄደው እንግዲህ ያን ሻማ ያ ሻማ ያዥነት ያስብላል ማለት ነው። ይሄን በመያዛችን ያው ጥሩ ነው። ይዤ ነው እና ያው ያመናፈሻ ትዝ ይለኛል እና ከዛም በኋላ ያው በቅርቡም ያው መናፈሻ ውስጥ ቆንጆ ድግስ ተደግሶ ነበር እና ተጠርቼ ሄጃለሁ። መናፈሻ በቃ በአጠቃላይ ለማጠቃለል የምንናፈስበት ከመናፈስም አልፎ ያው የሚጠጡ ነገሮችንም አሉ ለመዝናናትም ያው የምንጫወትበትም ነገር አለ። ልጆቻችን የምናጫውትበት ነገር አለ እና እኔ እነዚህ መናፍሻዎችን ጎብኝቻለሁ። ብዙ አይቻለሁ ሄጄ እነሱ ከመናፍሻው እንትኖ ጋር ማለት ነው በዚህ ሁሉ መናፍሻዎች ውስጥ በዚህ ሁሉ ውስጥ ግን ያው ደስታ እና ሰላም ትዝታዎችን ያው እናጭራለን ማለት ነው። እና በመናፍሻ ላይ በአጠቃላይ ለማጠቃለል መናፍሻዎችን ብዙ ጊዜ ነው የምሄድባቸው እና ያው ይሄን ያህል ቀን ባልለው እመርጣለሁ። ምክንያቱም በተመቸኝ ቀን እና ሰዓት ነው የምሄደው

ስጦታ መስጠት ትወዳለህ? አዎ ስጦታ መስጠት ትወዳለህ በደንብ አድርጌ ሰጥቻለሁ። አሁን ስጦታ ለምሳሌ አሁን እኛ ሃይማኖታችን አሁን አዲስ ዘመን ሲመጣልን ምንድነው የምናደርገው ምንድነው የምናደርገው? መጀመሪያ እንሰጣለን ወስደን አበባን እንስላለን መላእክትን እንስላለን የተለያዩ ሰዎች ስዕላትን ስለን ያ አዲሱ ዘመን አዲስ ዘመን ስለሆነ አዲስ ስጦታ ነው ብለን ለምእመናን እንሰጣለን ማለት ነው። ለምእመናን ስላችሁ ለጎረቤት ስዕላትን ስለን አሸብርቀን ቆንጆ አድርገን ለጓደኞች ለቤተሰቦቻችን ለዘመዶቻችን ለጓደኞቻችን ቤተሰብ ወስደን እንሰጣለን እኛ አሁን አንድ ስጦታ ነው። በዛው በስጦታው ልክ ልጀት ከተደሰቱ ደግሞ እነሱም ለእኛ መልሰው እንኳን አደረሳችሁ ብለው ገንዘብ ይሰጡናል ማለት ነው ይሄ ነው። አንዱ ስጦታ ማለት ነው። እና በምንሰጣጥበበት ጊዜ አስፈላጊ ሆኖ ከተገኘ ያው እንትን እንላለን እንዴት ነው የሚሰጡንን እንቀበላለን። እኛ የምንሰጠውን እነሱ ይቀበላሉ ሂድልኝ ምናምን የሚል የለም ያው የስጦታ ትንሽ የለውም። እና ልጅ ሆኜ ይህንን ነበረ የምሰጠው እንሰጥ ነበረ። አሁንም አሁን እንኳን ባልሰጥም አሁን ላይ ግን ያው ልሰጥ የምችለው እንግዲህ ስጦታ ያው መስጠት ያለብንን እንሰጣለን ለፈጣሪ እንሰጣለን እነ ፈጣሪ የሚሰጥ ስጦታ አለ። ምንድነው ልባችንን መስጠት ነው የሚገባን መጀመርያ ለፈጣሪ ልቤን እሰጣለሁ። ለቤተሰቦቼም ያው ስጦታ እሰጣለሁ ምንድነው ስጦታዬ? ያው ጠንክሬ በርትቼ መስራት ያለብኝን ሰርቼ እንግዲህ የአቅሜን በስጦታ መልኩ አበረክታለሁ ማለት ነው። የገንዘብ ስጦታ እሰጣለሁ ካለኝ በማገኝ ሰዓት ካላገኘሁም ደግሞም አልገደድም እና ያው እነዚህን ሁሉ ስጦታዎችንእሰጣለሁ። ግን ይሄንን መስጠቴ ሰጪ አያስብለኝም። ያው እንሰጠዋለን ከዛ በተረፈ ያው ስጦታዎችን ከሌሎች ሰዎችም ትቀበላለህ? መስጠት ብቸሴው የአንገት ሀብሎችን ተቀብያለሁ አሁን እኔ ከጓደኞቼ ከዘመዶቻችን በምንመረቅበት ሰዓት አሁን ጫማ ተቀብያለሁ። እኔ ከዘመዴ ጫማ ስልክ ስልክ ተቀብያለሁ ጫማ ተቀብያለሁ ሸሚዝ ተከብያለሁ እነዚህ አሁን ስጦታ ናቸው ለኔ የተሰጡ። እኔም የምሰጣቸው እንግዲህ የተሻለ ነገር ሳገኝ ለነሱ የተሻለ ነገር እሰጣለሁ ብዬ አስባለሁም እመኛለሁም እና የምኞታችን ይሁን እንዲሳካ ሁላችንም መትጋት አለብን። ከእኔ የተሻለ ነገር ስለነበራቸው የተሻለ ነገር ሰጡኝ ከእኔ ደግሞ ያነሰ ነገር የሚሰጡም አሉ የተለያዩ ገንዘቦችን ትንንሽ ገንዘቦችን የሰጡኝም አሉ እነዚህንም እግዚአብሔር ይስጥልኝ ብዬ አመሰግናለሁ። እና ስጦታችንን በደንብ አድርገን ነው የምንቀበለው የምንሰጠው የምሰጠው ግን ያው እንዴት ነው? ፍቅርን በማስመልከት አሁን ሰውን ወድጄ ወይም አፍቅሬ ለአንድ ሴት የሰጠሁትም ስጦታ የለም። እውነቱን ለመናገር ግን ምን አንድ ቀን ያው ብሰጥ ደስ ይለኛል ሰጥቼ አላውቅም እንደዚህ አይነት ፍላጎቱ ውስጥ የለም። እውነትን ለመናገር እና ስጦታዎችን እሰጣለሁ። የምችለውም አቅሜ የሆነውን ከልጅነቴም ጀምሮ ሰጥቻለሁ እንዳልኳችሁ ነው። እና በቃ ለልጆች የሚሰጥ ስጡት እሰጣለሁ አሁን ለምሳሌ ቸኮሌት የቸኮሌት አርክ ጠቅልለን ምናምን እንሰጣለን ያው ለልጆችም ሚሰጥ ነው ቸኮሌት ሎሊቶፕ ብስኩት ችፕሶች የታሸጉ እነሱን ነው ለእህቴ ልጅ ስሰጥ ነው የኖርኩት እና እሰጣለሁ። ወደፊትም እና ከዛም የተሻለ እንግዲህ ከጨመረልኝ ለመስጠት እንትን እላለሁ። ለመስጠት እሞክራለሁና ሁል ጊዜ መስጠት ይሻላል። እውነቱን ለመናገር ከመቀበል ግን ያው እንዳልኳችሁ ነው። እኔ ትልልቅ ደረጃ ላይ የደረሱ ሰዎች የተሻለ ነገር ስላላቸው ላንተ ይሰጡሃል። አንተም እሽ ብለህ ትቀበላለህ አርያነት አንተ ደግሞ ካንተ በታች ላሉት ትንንሽ ልጆች እርዳታ ትሰጣለህ እና። ብቻ ለእግዚአብሔር ግን ልቤን የሰጠሁ ሰው ነኝ ከሁሉም በላይ

የምትወደው ቀለም ምንድነው? ይላል ጥያቄው የምወደው ቀለም ብዙ አይነት ቀለሞችን ነው እወዳለው። ግን ያው እኔነቴን የሚገልጽልኝ ምናምን ነው ልወድ የምችለው። ስለዚህ አሁን ከምወደው ቀለም ውስጥ አንደኛው አረንጓዴ ቢጫ ቀይ ቀለማትን ነው እኔ የምወደው። ምክንያቱም እነዚህ አርማዎች ናቸው የሀገሬ አርማዎች ስለሆኑ እነዚህን ከለሎች በደንብ አድርጌ ነው የምወዳችሁ ሶስቱን አረንጓዴ ቢጫ ቀዮችን ከሁሉም በተለይ እወዳቸዋለሁ ማለት ነው። ለምንድነው አረንጎዴ ቢጫ ቀዮችን የምትወደው ካላችሁኝ? በቃ የተለየ ስሜት ነው ያለኝን ይሄ ለነገሩኝ ስለዚህ አነገሩን የሚወድ ሰው እነዚህ እንኳን ቀለማት ይወዳሉ ማለት ነው። ያው ሀገርም መውደድ ህዝብም መውደድ ነው ህዝብንም መውደድ ደግሞ ባንዲራንም ያካትታል ማለት ነው። ስለዚህ ማንኛውም ዜጋ ሀገሩን እንደሚወድ እኔም አገሬን ስለምወድ የሀገር ያር መንገሬ እነዚህ ናቸው አረንጓዴ ብጫ ቀይ ናችው። ከዚህ በተረፈ ምን ትወዳለህ ካላችሁኝ? ከአረንጓዴ ቢጫ ቀዩ እያንዳንዳቸው ትርጉም ትርጉም ስላላቸው ነው። እነዚህ ደግሞ ምወድበት ያው አረንጓዴው ልምላሜን ስለሚያመለክት ልምላሜን ማለቴ ያው አገሬ ትለመልማለች የሚለውን ለማመልከት አረንጓዴውን እወደዋለሁ። ሀሳቡም ደስ ስለሚለኝ ከአርንጓዴ ከለርን እንዲሁ ደስ እንትን ብሎኛል እና አረንጓዴ እጽዋቶች አሁን እንደሱ ስለሆኑ አረንጓዴ ሲለሆኑ። የሆነ ከለራቸውም ስለምያምረኝ አረንጓዴ ከለርን በጣም አድርጌ እወዳለሁ ማለት ነው። ቢጫ አረንጓዴ ቢጫ አረንጓዴ ቢጫ ቢጫችን እንግዲህ ቢጫንም ያው እወደዋለሁ ለምን? ለምሳሌ ቢጫ ቢሆነ ቢጫ የሆኑ ምግቦች አሉኝ እኛ ከእነዚህ ውስጥ አሁን አነዱ እርድ የሚባል ወደ ቢጫነት የሚቀይር እንትን አለ እና በጣም ይመቸኛል እርድ በእርድ የተሰራው ውጥ። በእርድ የተሰራ ወጣ አለ እና አተርሞ አሁን የሚባል አለ እና ይሄ እንዴት ደስ እንደሚለኝ እነዚህ ሶስቱ ነገሮች እና በእነዚህ ምክንያት አሁን ይሄን ቢጫ ከለርን እየወደድኩት መጣሁ ማለት ነው። ስለዚህ ምንድነው? መልሱ እዚጋ መጨረሻ ቀይ ነው። ቀይ ደግሞ አሁን አገራችን ላይ ያው በመስዋዕትነት የቆመ ነው እና በደም የቆመ ስለሆነ አንድ ነገር። ስለዚህ ደም በደም ተገንብተናል የሚለውን ለማመልከት ያው ይሄንን ሰው አንተን ብ ቀይን እወደዋለሁ ማለት ነው። በደም ላይ የተመሰረተ ነው ደም መስዋዕትነትን ስለሚያሳይ ቀይ ነው። ሰውን ቀይ ልብሶችንም እየውልህ ቀይ ለብስ ለብሼ ነው ይሄንንም ሪከርድ የማደርገው እና ይሄንንም ልብስ ለብሰዋለሁ ማለት ነው። እና ሶስቱን ከለሮች ተደባልቀውም ብለብስ እለብሳለሁ። አንተ ጫም በቃ ጥቁ ጥቁር እና ነጭም ደስ ይሉኛል። እውነቱን ለመናገር እና አብዛኛው በቃ ከአምስቱ አምስቱ ከለሮች ደስ ይሉኛል ቢደባለቁ። ግን ያው የማልወደው ደግሞ ያው ፒንክ ከለር ብዙም ደስ አይለኝም ያው ወንድ ስለሆንኩ ፒንክን መጠቀም ብዙም አይመቸኝም። እና ያው ወንድ ልጅ ደግሞ ፒንክም መጠቀም አለበት ብዬ አላስብም እና ፒንክ ከለር ባንጠቀም እንትን እላለሁ ፒንክ የሚጠቀሙት ሴቶች ናቸው። የሴት ከለር ነው ፒንክ። ወንድልጅ ፒንክ ልብስ አይለብስም። ስለዚህ ያው ፒንክ አልጠቀምም አልወድም እነዚህን ልብስ በአረንጓዴ በቢጫ በቀይ የአሸበረቁ ልብሶችን ለብሼ መጓዝ ያስደስተኛል። መንቀሳቀስም እፈልጋለሁ አረንጓዴ ቢጫ ቀይ ቀለማት አርማችን ናቸው። መስዋዕትነትን የተከበረባችሁ ስለሆኑ የሀገሬን አርማም ስለምወድ እንዳልኳቸው እነዚህን ከለሮች እወዳለሁ። እና ግን ያው ዞሮ ዞሮ ከለር ላይ ብዙም እንትን ባናደርግ ጥሩ ነው። ያው ዘረኝነትንም የሚፈጥረው አንዳንዴ የተለያዩ ከለሮችን እንትን መድረግ ነው። ከለር በጣም አሪፍ ነው። ከለር ስንጠቀም እንዴት ልበላችሁ? አስፈላጊ ሆኖ የተገኘውን እንትን ማድረግ አለብን መጠቀም አለብን። አሁን እንደ ዘረኝ እንደ አንዳንዱንማ ዘረኝነትን የሚፋጥሩት ነጭ ጥቁር እየተባባለን ያው አሁን አለማችን ያለችበትን ወይም ድሮ በቀኝ ግዛት ሰዎች እንዲገዙ ያደረገው የቀለማት ጉዳይ ነውና ቀለማትን ያው እንትን ብንሆን ባናካብድ

ዶሮ አለህ ዶሮ እንኳን የለኝም እውነቱን ለመናገር ምክንያቱም ያው ዶሮ ለማርባት አይመቸኝም። ግን ያው ለበአል ምናምን እንገዛለሁ ለበአል እንገዛለን እገዛለን ዶሮ ያው ዶሮ ጣፋጭ ስለሆነ ጣፋጭ ምግባችን ነው። እንደ ወጥ እንደ ወጥ እንደ ጥብስም ስለምንጠቀመው እዚህ ግን ያው በብዛት የዶሮ ወጥ ይባላል የኛ ኢትዮጵያውያን አሰራር እና። ዶሮ እንኳን እንትን አሁን የለኝም አሁን ላይ ከሆነ ጠያቄው ግን ዶሮ እገዛለሁ። እበላለሁ ጠጣለሁ የዶሮ ወጥ ይባላል ወጡ በጣም ቢያንስ ወደ አምስት እና ስድስት ሰዓት የሚፈጅ ነው የዶሮ ወጥ አሰራሩ። እንዴት ነው? ሚሰራው ከሚለው እስኪ እንጀምር። አሁን ለምሳሌ እንቁላል ናት ዶሮ ናት ቀድማ የምትመጣው እሱን አናውቅም እውነቱን ለመናገር ያው ብቻ እንቁላሏ ጫጭቷ ወደ ዶሮነት ትቀየራለች። ከዛ ያቺን ዶሮ ከገበያ በዓል ከሆነ ለምሳሌ የገና በዓል ነበርና ዶሮ ትገዛለህ? ዶሮ ከተገዛ በኋላ ከገበያ ዶሮ ይታረዳል። ከታረደ በኋላ ላባው ይላጣል። ላባዎቹ ፀጉሩ ምኑ ምኑ ምኑ ይገፈፋል መጀመሪያ ግን ያ የሚደረገው ምንድነው? በሙቅ ውሃ ነው ለምን ሙቅ ውሃ ስለሚልጠው ማለት ነው። ሰውነቱን ከሞተች በኋላ ሙቅ ውሃ ይፈስባታል ማለት በመዘፍዘፊያ ተደርጎ መዘፍዘፊያ ውስጥ ያኔ ፀጉሩን ለመላጥ አያስቸግርም ምክንያቱም ሙቅ ዉሃው ስለላጣት ማለት ነው። ሰውነቷ ልጧታል ማለት ሰውነቱን ልጦታል የዶሮውን ቆዳ ስለዚህ ያንን ዶሮ ወደ አስራ ሁለት ብልት እንከፍለዋለን ማለት ነው። እንቁር እንዴት ነው? በጉሮሮ በኩል አድርገን መጀመሪያ ከዛ እንነፋዋለን መነፋት አለበት። ለምን ለመበለት እንዲመቸን? እንነፋዋለን ጉሮሮዋ ብቻ ትቀራለች አንገቱ ይቆረጥና ጉሮሮ ይቀራል። ከዛ በጉሮሮ በኩል ይነፋና ምንድነው? ይታሰራል ከተገነጣጠለ በኋላ ሁሉ ነገሩ እንትኑ ላባው ከተላጠ በኋላ ማለት ነው። ቆዳው ይቀራል ያው ቆዳው ስለሚ ቆዳውና አካላቶች ይቀሩ የለ ከዛ እሱን በመቅ በእንትን በእስኪርብቶ ክዳን በእስኪርቢቶ ቀፎ ይነፋል ማለት ነው። ከተነፋ በኋላ የ ሆዱ ይነፋል ያ ሲነፋ ምንድነው ጥቅሙ ጥሩ ነው አየር ያው ስለወጠረው ቀስ እያለ ለመበለት ይመቸናል ማለት ነው። አካላቱ እና ከዶሮዋ የሚወጣው አስራ ሁለት ብልት ነው። ከአስራ ሁለት ብልት ውስጥ እስኪ የተወሰኑትን ልጥቀስላቹ። ታፋው ጋር አለና መላላጫ ይባላል እና እግር አለው መላላጫ እግር አለው ክንፍ አለው እና መቋድሾ አለው። እና ሌሎች አካላቶች አሉት እና ፈረሰኛው ይባላል ከሁሉም ትልቁ አካሉ ፈረሰኛ ነው አጥንቱ የፈረስ ስለሚመስል ፈረሰኛ ይባላል። እና እሱ እሱ ዶሮ እሱ የዶሮ ትልቁ እና በብዛት ሚቀርበው ይሄ የፈረሰኛ ስጋ ለአባ ወራ ነው። እና ለማንኛውም እነዚህ ብልቶች ሁሉም አስራ ሁለቱን ከወጡ በኋላ ምንድነው ሚደረገው? ይታጠባሉ። ይታጠባሉ ግን ይሄ ሁሉ ነገር ሲከናወን ሽንኩርት ሽንኩርት ተከትፎ እየተቁላላ መሆን አለበት ሽንኩርት ይከተፋል ይቁላል ስልስ ሰራን ማለት ነው የ የሽንኩርቱ ስልስ መኖር አለበት። ያኔ ይሄን ስልሱ ሲበስን ቅመማ ቅመም ትጨምርበታለህ ማለት ነው። ከዛ በኋላ እንግዲህ ስልሳችን ስለበሰለ ሽንኩርቱ በርበርየው ዘይቱ ቅቤው ተቁላልቶ ስላለቀ ምንድነው የምንጨምረው? አሁን የሚቀረን ዶሮ መጨመር ነው የተገነጣጠሉት የታጠቡት በሎሚ በምን በምን በምን ይታጠባል ያው ንጽህናውን መጠበቅ ስላለበት ከተበለተ በኋላ ይዘፈዘፋል ከዛ በኋላ ጽድት ትላለች ትገባለች ማለት ነው። ዉሃ ውስጥ ስልስ ውስጥ ያ ሶልስ እየበሰለ እየበሰለ ይወጣል ከበሰለና ጥሩ ከሆነ በኋላ ምን ይሰጠናል? ዶሮ ወጥ የተባለውን ምርጥ ወጥን ይሰጠናል ማለት ነው። ከዛ ያው እንቁላል ይጨመርበታል እና ከዛ አይብ ተደርጎ በእንጀራ እየተደረገ ለሁላችንም ለሰዎች ይቀርባል። ይሄ ነው የዶሮ አሰራር። ግን ያው ዶሮ ነው አሁን የተጠየኩትና ለበአል ነው የሚኖረኝ። አሁን ላይ ምንም አይነት ዶሮ የለኝም። ዶሮ ያው እርባታ ውስጥ ነው የሚገኘው

እንደገና ጥቅም ላይ ማዋል ታደርጋለህ ይላል። ጥያቄው ማለት ነው። እንደገና ጥቅም ላይ መዋል ታደርጋለህ? አዎ ያው ጥቅም ላይ እንግዲህ ለማዋል። ለምሳሌ አሁን ሃይላንድ አለን እና ውሃ የምንገዛበት። እና ያንን ምን እናደርገዋለን? ወስደን ውሃ እንሞላበታለን ድጋሚ ማለት ነው ለውሃ ማጠራቀሚያነት እንጠቀምበታለን። ስለዚህ ውሃ ይጠቅመናል። ውሃ ይጠቅመናል። ውሃ ጠቃሚ ነው ለእንትናችን ማለት ነው። በቃ አስፈላጊ ስለሆነ ያንን ሃይላንድ ያለው እቃውን ያው ድጋሚ የባምብ ውሃ ማጣራቀም እናደርገዋለን ማለት ነው። የተገዛውን ማጠራቀም እንዲሁ ሌሎች እቃዎችም እንዲሁም ሌሎች እቃዎችንም ድጋሚ እንጠቀምባቸዋለን ማለት አሁን ለምሳሌ የታሸጉ እቃዎች ላይ። የመርቲ የሚባል አለና መርቲ ወይም አናናስ ምናምኖች አሉና እነዚህ ምንድነው? ተቆርጠው ለእንትንነት ያገለግላሉ ለመጠጥነት እንጠቀምባችኋለን መጠጫ እናደርጋችኋለን ማለት ነው። እነዚህን ውሃ መቅጃም ይሆናሉ። መጠጫም እናደርጋቸውአለን አንዳንድ ቦታ እንደው ጠላ መጠጫ ይሆናሉ ማለት ነው። እነዚህ እቃዎች። እንዲሁም በጠርሙስ የታሸጉ እቃዎችን አሁን እንገዛለን ለምሳሌ ማርማራታ ከገዛን በኋላ። ያንን የጠርሙስ መግዣ ማለት የጠርሙስ ማርማራታ የተገዛበትን እቃ ድጋሚ ለእቃዎች እናስቀምጥበታለን። አሁን ለምሳሌ ለምን አስቀመጥንበት መሰለህ መሰላችሁ? ለ ለስኳር ማስቀመጫነት ካደረግነው ስኳር ውስጥ እናደርጋለን እንሞናለን እንገለገልበታለን ማለት ነው። ጥቅም ላይ አላዋልነውም ይሄንን ድጋሚ ሊጣል የነበረው ተጠቀምነው ማለት ነው። እንዲሁም የሃይላንድ እንዲሁም የኮካ የኮካ ፕላስቲኮችን እንሰበስብና ድጋሚ እንዳልኳችሁ ወይ ለውሃ ማጠራቀም ይሆናል። ወይንም ይህንን ወስደን ለቆራሌዎች እንሸጣለን ማለት ነው። እንዲሁም የዘይት የዘይት የቅባት የዘይት የፀጉር የፀጉር ቅባቶችን በሙሉ ጠርሙሶች የሚሸጡባቸውን እነሱን ከወሰድን በኋላ ምንድነው ለቆራሌ የሚባል አለ ያንን ወስዶ የሚሸጥ ማለት ነው። ድጋሚ ፋብሪካ ውስጥ አስገብቶ የሚያመርት ለዛ ሰው ይሰጣል ማለት ነው። ያጠርሙስ ስለዚህ ድጋሚ ተጠቀመን አይደለም የሚባለው እኛ ገንዘብ አገኘንበት ማለት ነው። እና እንደዚህ እያደረኩ እንደገና ጥቅም ላይ አውላለሁ አሁን ለምሳሌ ሌላ ደግሞ አንድ እንትን ልንገራችሁ። የ እንትን አለ የ የ እንትን የቫዝሊ እቃም የተቀመጠበት ነበርና እሱን ምን አደረግነው? ድጋሚ ወስደን ወደ ቅመማ ቅመም ማስቀመጫ እንድትጠቅም ነው ተጠቀምነው ማለት ነው። ታጥቦ ተወልውሎ ያው ድጋሚ ተጠቀምንበት ማለት ነው። እንደገና ጥቅም ላይ ዋለ ማለት ነው። እና አብዛኛውን እቃዎቻችን ጥቅም ላይ ነው የሚውሉት። አሁን አንድ አንትን ልንገራችሁ። ከውጭ የመጣ ትልቅ በርሜል የሚባል አለ ልብሶች ነበሩ ተጭኖ የሚመጡበት። ያንን ልብስ ተጭኖ የመጣንበትን በርሜል ምን አደረግነው? ውሃ ተሞላበት ማለት ነው። አሁን ምን እንደምን ተጠቀምነው እንደ ታንከር ተጠቀምነው ውሃ መያዣ ማለት ነው። ውሃ በማይኖርበት ጊዜ ውሃችንም በሱ አጠራቅመን እንኖራለን ማለት ነው። ስለዚህ ስለዚህ የውሃ ማጠራቀሚያ ታንከር ሆነ ማለት ነው። የያዝነው ከእሱ በተረፈ አሁን እሺ ወንበር አሁን ነበረኝ ቤት ውስጥ ማለት ነው። ያ ወንበር ያው እያረጀ ስለመጣ ከመቀመጫነት ሰው ከሚቀመጥበት ብለህ ምን አደረግነው? እንደ ስቶቭ ማስቀመጫ አደረግነው። ስቶቭ ይቀመጥበታል ነው። ስቶቭ አችን ከፍ ብሎ እንዲቀመጥ እንደ እንደ ቲቪ ስታንድ እንደሚባለው የቲቪ ማስቀመጫ እንደሚባለው። የእስቶቭአችን የኤሌክትሪክ ምግብ ማብሰያችንን ማለት ነው። እሱን ማስቀመጫ አደረግነው ምንድነው? ድጋሚ ጥቅም ላይ ዋለ ማለት ነው። እና አሁን ለምሳሌ ቀርከሃ የሚባል መቀመጫ ነበረን ወንበር ማለት ነው። ያንን ቀርከሃ ምንድን ነው ያደረግነው? ድጋሚ ተፈታታና ምን ሆነ እንደማገዶነት ተጠቀምነው ከሰል ማያያዥ ሆነ ማለት ነው። ስለዚህ እንደገና ጥቅም ላይ ማዋልን አደርጋለሁ ማለት ነው

የቤት እንስሳ አለህ? አዎ አሉኝ ብዙ የቤት እንስሳዎች ነበሩኝ ከእነሱ ውስጥም አንድ ውሻ ነበረኝ። አሁን ላይ በህይወት የለም አርፎብኛል። ትንሽዬ ወደዛ እንዴት ነው? ትንሽ ጊዜ ነበር አብረን የኖርነው ከውሻው ጋር ያው ምን እንደሆነ ሳይታወቅ በሞት አጥቼዋለሁ። ውሼየን ከእሱ ውጪ ደግሞ ሌላ የታመመ እንትን ነበረኝ። ውሻ ነበረኝ አዎ እሱም ሞተብኝ። ግን ያው ውሾች አለኝ በሚለው ቢያዝልኝ ሁሌም ውስጤ ልቤ ዉስጥ አሉ ከቤት እንስሳዎች ውስጥ ማለት ነው። ውሻ ደስ ይለኛል ከእነሱ ይልቅም ደግሞ በጣም የምወዳቸው የምወዳት ድመት ነበረች። እና ማንጎ ትባላለች ድመቷ ስሟ ማንጎ ማንጎ ለምን እንዳልኳት ታውቃላችሁ? ድመቴን እና አያቴን ትንሽ አይጥ እኛ ቤት እየመጣ በጣም ያስቸግራናል ኧረ። ድመትም ስናመጣ ይሞታሉ ምን እንደሆነ ሳይታወቅ ስለዚህ ወደ እግዚአብሔር እኔ ጮህኩና እግዚአብሔርም ያው ሰማኝ። ሳናውቀው ከየት እንደሆነ ሳናውቀው ከ ከጎረቤት ነው መሰለኝ መጣችና ገባች። እኛ አቤት ከየት እንደ ምሳየን እየበላሁ የዛኔ ትዝ ይለኛል። ወደ ትምህርት ቤት ልሄድ ነበር እና ማትሪክ ደርሶ ነበረ ያንን ምግብ ስበላ እሷ መጣች። እርጉዝ ነበረች ለካ በጣም የምታምር ድመት ነበረች ትልቅ ናት። ከዛ መጣችና ምግብ አበላዋት ከዛ በኋላ የሆነ ሁለት ቀን በንጋታውም መጣች ከሆነ ሳምንት በኋላ ምን ሆና መጣች። ምንድንነው እርጉዝ ነበረች? ለካ ልጆቿን ይዛ ከሆነ ጊዜ በኋላ መጣች እመቤቴን ልጆቿን ይዛ መጣችና በቃ ቤት ውስጥ መሯሯጥ አልጀመረችም በጣም የምታምር ድመት ነበረች። እኔ ያው ማንጎ ያልኳት ለዛ ከዛ በኋላ እነዛም ልጆች ያው ትንሽ ስላልተመቻቸ ድመቶች ነበሩ ሌሎች ከእነሱ ጋር ስትጣላ ምናምን ያው ይበሉባታል ማለት ነው። የሚያስጠሉ ድመቶች ይበሉባት ነበርና ጠንቋዮች ይሁኑ የሚመመስሉ ብቻ ድም እንትን ይበሉባት ነበር ልጇን እና እንደ ምንም ብላ ሁለት ልጆች አደጉላት በጣም እየተበሉባት ማለት ነው። ከሁለቱ ልጆቿ አንዷን እኔ እወዳቸው ነበር አሳድጋቸው ነበር ሁለቱንም ግን ያው በአጋጣሚ ሆነና። ስለዚህ አንደኛው ከዛ በኋላ ከእሷ የተወለደችው በጣም የምወዳት እኔው ያሳደግኳት እና ጣፋጭ ጣፋጭ ነው። የምላት እሷን ደግሞ በጣም ነው የምታምረኝ እና ደስ ትለኛለች ሰው ነው የምትመስለኝ። በቃ እኔ ስመጣ ምናምን መንገድ ላይ እየጠበቁ ከትምህርት ቤትም ከምንም ይንከባለሉልኝ ነበረ ፊት ለፊቴ ማለት ነው። በቃ እንጃ ግን ያው ክፉ ቀን ደግሞ መጣብንና። ሳናስበው ከድመቶቼ ጋር እንግዲህ ከዛ አካባቢውም ለልማት ይፈለጋል ስለተባለ ያው ድመት ይዞ መጥ መምጣት አይቻልም መሄድ አይቻልም ሲባል። ያው ጥያቸው መጣሁ እና እንግዲህ በሞት የሉም። አሁን ድመቶቹ ግን የእሷን ልጅ ትንሽዬ ልጅ ይዤ መጥቼ ነበር እሷም ሞት እሷም ጠፋች ሞተች። እና በቃ ድመቶች ነበሩኝ እና በጣም የምወዳቸው ነበሩ እነዚህ ድመቶች አሁን ድረስ ማለት ነው አእምሮየ ውስጥ አሉ። እና በቃ ከድመቶች ደስ የሚለኝ በቃ የሆነ ይተኛሉ ካንተ ጋር ይበላሉ። መብላት ያለባቸውን እኔ እንደውም ስበላ አጉርሰን እንደ ማለት በእጃቸው እየነካኩ ነበር እንትን የሚሉኝ ከዛ ትክሼየ ላይ ይተኛሉ። አብረውኝ ይተኛሉ አብረን እንትን እንላለን እና በጣም ከድመቶቼ ጋር የነበረኝ አስደሳች ቆይታ ነበረ። በእነዚህ ድመቶች ግን አንዳንድ ጊዜ ያው እድልህ ከሆነ ላትቆይ ትችላለህ። እና አሁን ያው በቃ አሁን አሁን ላይ አሁን በዚህ ሰዓት ላይ ድመቶቼ በህይወቴ የሉም። እንዳለ ሁሉም እና አንዳንድ ጊዜ አሁንም አይጥ ይመጣብናል ወጥመድ እንጠቀማለን። እና ያንን ታሪክ በጣም ያሳዝነኛል። ሁሌም የአእምሮየ ውስጥ አሉ እና በቃ ማዘን ብቻ ምንም መፍትሄ የለው የለውም። እና የቤት እንስሳ የተባሉት ለዛነው። ሰው ይለምዳሉ ከሰው ጋር ነው የሚኖሩት። ሰውን አያጠቁም እና በጣም ደስ ይሉኛል። ድመቶች እወዳቸዋለሁ የቤት እንስሳ እወዳለሁ። ውሻና ድመት በጣም

የስራ ግምገማ ትደረግልሃል ይደረግልሃል ነው የሚባለው ትደረግልሃል አይባልም የስራ ግምገማ ትደረግልሃል ይሄ ይሄ ነው ይደረግልሃል። አዎ እንዴ? ምክንያቱም ያው ድርጅቱ የኔ እስካልሆነ ድረስ እንደማንኛውም ሰራተኛ ምን ሰራው ምን አልሰራሁ ተብሎ እጠራለሁ ያው እገመገማለሁ አቋሜ ጥሩ የምሰራ ከሆነ በዚሁ ቀጥል እባላለሁ የማልሰራ ከሆነ ደግሞ ቤት ተኛ እባላለሁ ማለት ነው። እና አንድ ሁለቴ የስራ ግምገማ ተሰቶኛል ማለት ነው። የስራ ግምገማው ማድረግ በነበረብኝ ሰዓት እኔ አላ እንትን አላልኩም አላደረኩም የስራ ግምገማ ማለቴ ተደርጎልኛል። አንድ ጊዜ እንደውም ገምጋሚያችን ወይም ስራ አስኪያጃችን ጠርቶን ስራው እያለቀ ስለነበረ ምን እየሰራችሁ ነው ተብለናል አሁን ለምንድነው እንደዚያ የተባለነው? የኛ ሚና በዛ ሰዓት ላይ እየቀነሰ ነበር እኔ የተሰጠኝ ኮንስትራክሽን ውስጥ ነበር እና ሴራሚኮችን መቆጣጠር ነበረ የተሰሩ ስራዎችን ታያለህ ይለፍ ጥሩ ነው አይደለም የሚለውን ታያለህ ማለት ነው። እና ያንን እንትን ብያለሁ ያንን አይቻለው። ከዛ በኋላ ይሄ ሰውያችን አለቃችን ያው ግምገማ አካሂዶብናል እና ጥሩ ግምገማ ተሰጥቶን ከዛ ያው ማሻሻል ያልብንን አሻሽለን እንዲሁም ሌሎች ስራዎችን ደርበን እንድንይዝ ተደረገን ማለት ነው። ስለዚህ በዚህ ስራ ወደ ሌላ አደገን ማለት ነው። ወደ እንዴት ነው የሴልስ ስራዎች የሽያጭ ስራዎች ውስጥ? ሰዎችን እንግዶችንም እየተቀበልን ቤቱን እያስተናገድን ለሰዎች እንትን ማድረግ ጀመርን ማለት ነው። መስጠት ጀመርን እና የስራ ግምገማ ሁል ጊዜ መደረግ አለበት። ግድ ነው እንዴ አሁን አንዳንድ ሰው እየደበረውም የሚሰራ ከሆነ ምንድነው ምክንያትህ ልትለው ትችላለህ? ጠርተህ ማለት ነው። ጥሩ ይሰራ የነበረ ሰው እየደከመ ከመጣ ምንድነው? ወንድሜ ምክንያት ችግርህን ተነግረኛለህ ብትለው አዎ እንደዚህ እንደዚህ ገጥሞኝ ነው ይላል እኮ ችግርህን ስታስረዳ እንዴት ነው የምታስረዳኝ? ስለዚህ ለዛ ለስራ አስኪያጃ ያለህበትን ሁኔታ ትነግረዋለህ ማለት ነው። አንተ ምናልባት ስራውን በደንብ እየሰራ ያልሆነው እንደበፊቱ የህይወት ጎዶሎ ገጥሞህ ይሆናል። ለምሳሌ አሁን ደሞዙ ጥሩ ስላልሆነ የማይሆን ጥሩ ስላልሆነ እንትን ልትል ትችላለህ ማለት ነው። ላሰራ ትችላለህ ባአግባቡ ይደብርሃል ማለት ነው። በሚደብርህ ሰዓት ሰራውን ልተዎው እና ላሰራው ትችላለህ ይህንን እንደ ምክንያት ልትነግረው ትችላለህ ማለት ለ ስራ አስኪያጅ። ሁለተኛ ምክንያት ደግሞ ያው ስራውን መልቀቅ የሚፈልግ አይነት ሰው ሊሆን ይችላል ማለት ነው። እና በግምገማ ልታውቀው ትችላለህ የአንድን ሰው ያለበትን ሁኔታና የገጣመውንም ችግር ካለ በዛው እንዲያብራራበት እድል ትሰጣለህ ዝም ብለህ ከምታስጨንቀው ወይም የስራ ድል አጊንቶ የተሻለ ሄዶ ሊሆን ይችላል እና እንዳትጨናነቅ እንዳትጎሳቆል ይረዳሃል። ይሄ እንዴት ነው ኩምትር ብለህ ሰዎች እንትን ባሉት ነጥያ ያደርግሃል። ስለዚህ የስራ እድል የስራ ግምገማ መደረግ ያስፈል ሊደረግልህ ይገባል። እና ያው የስራ ግምገሞ ሲደረግልህ ጥሩ ከሰራህ ደግሞ ሽልማት ነገር ቢኖር ብናበረታታ ማበረታቻ ቢሰጥ ባይ ነኝ። ዝም ብሎ ሽልማት የለውም ምን የለው? እና ዝም ብለህ በቃ ፈግተህ ምናምን ጭራሽ ልትሰደብም ትችላለህ አንዳንድ ቦታ እንደ በቃ ይሄንን የምትሰራው ይላል እሱ እኮ ይሰራውም እውነት አይሰራውምና እንደውም አንተ የተሻልክ ስለሆንክ ነው። የምሰራው እና አንዳንድ ጊዜ ግምገማ መካሄድ አለበት። ጥሩ ለሚሰራ መሸለም ላልሰራውም ደግሞ እንዲሰራ እንጂ ምንድነው ካንተ የሚጠበቅ እኮ አይደለም? ሳያቅ ቀርቶ አይደለም ያ ካንተ የሚጠበቅ ስራ አይደለም እየሰራህ ያለው እባክህ አሻሽል። እኛ ካንተ ብዙ ነገር እርዳታና ጥቅማ ጥቅም እንፈልጋለን እና እንድጠቅመን እንፈልጋለን ብለህ ተነግረዋለህ ማለት ነው ያ ጥቅም እና ጥቅም ደግሞ ያስፈልግሃል። ስለዚህ መረዳት ያለብን ትረዳለህ መረዳት የሌለብህንም አትረዳም አለ የስራ ግምገማ ወሳኝ ነው። ይደረግ

ሳንደል ትለብሳለህ ይላል ሳንደል ትለብሳለህ ሳንደል ሳንደል ትለብሳለህ ሳንደል ምንድነው? ሳንደል ያው ጫማ ነው እሱ ጫማ ማለት ነው ሳንደል ጫማ ክፍት ጫማ እንደማለት ነው። ክፍት ወይም የርጋንዶ የነጠላ ጫማ ወይም ስሊፐር እንደማለት ነው። እንዴ አዋ ሁሌ ጊዜ ነው እነዚህን ጫማዎች እምለብስ ምክንያቱም ያለነዚህ ጫማዎች መንቀሳቀስ ከባድ ስለሆነ ማለት ነው። ለምን አንድም እንደነዚህ አይነት ጫማዎችን መልበስ እሚያስፈልገው በጣም ይሞቃል እግርህ አይደል ሁል ጊዜ ድፍን ከሳምንት እስከ ሳምንት ድፍን ጫማ አድርጎ መጓዝ ለጤና ጥሩ አይደለም። እና እግራችንም እንዴት ነው እንዲያድግ ይረዳናል ማለት ነው። እነዚህን ጫማ ማድረጋችን ልቅቅ ስለሚል አይያዝም አይታሰርም ገባችሁ ድፍን ጫማ ሲሆን አስሮ ያስቀምጠዋል እግራችን ስለዚህ ክፍት ጫማ ወይም ሳንድል ጫማ ስንለብስ እንዴት ነው እግራችን የማደግም እንትኑ ይጨምራል ማለት ነው የማደግ አቅሙ ይጨምራል። እና ደግሞ ያው ትለብሳለህ እነዚህን ጫማዎች ያደርጋል አሁንም ቤት ውስጥ እሚደረጉት እንደነሱ አይነት ጫማዎች ናቸው። ቤት ውስጥ አሁን ቆዳ ጫማ እና ሽፈን ጫማ ልናደርግ አንችልም በናይክ ልናደርግ አንችልም። ስለዚህ ክፍት ጫማ ነው ላደርግ እምችለው ማለት ነው። ያ አየር እየገባ እግሬን ያናፍሰዋል አንድም ያው ሽታን ትቋቋምበታለህ። ከዛ በተረፈ አሁን ለምሳሌ ያው በብዛት ወደ ቤተክርስቲያን ስትሄድ የምናደርገው እሱን ነው ክፍት ጫማ ነው። ምክንያቱም አንድም ቤተ መቅደስ ለመግባት እሱን አውልቆ መግባት ይቀለናል ጫማን አውልቀህ እንትኑን እንትኑን ከምታበዛው ስርዓቱን ከምታበዛው አሰረሩን ከምታበዛው ስለዚህ እነዚህ ልብሶች ለብሻለሁ እለብሳለሁ። እና እነዚህን መልበሴ ጉዳቱ ምንድነው? ጉዳት አለው። ጉዳት ይኖራል ሁሌ እምናደርገው ከሆነ እግራችንን ለውርጭ ይዳረጋል አቧራ ንፋስ በርድ ምናምን ያጠቃዋል። እና በጣም ያስቸግራል እግሬ ሊሰነጣጥቅ ይችላል ነው ከኋላው የመሰነጣጠቅ የሚሰነጣጠቀው በዚህ ምክንያት ነው። ለምን ሁል ጊዜ ክፍት ጫማ እምታደርግ ከሆነ። ቆሻሻ ትረግጣለህ ምናምን በዚህ ምክንያት ቆሻሻው እንዲርቅልህ ይሄን ጫማ ማድረግ አለብህ እግርህን መፋቅ አለብህ እንዲርቅልህ ማለት ነው። ይሄ ቆሻሻ እንዲወጣልህ እና ሁል ጊዜ ማድረግ የለብንም። በቃ ማታ ላይ ቤታችን ስንሆን እና እንደዚህ አቅራቢያ ቦታ አቅራቢያ ቦታ ለመሄድ ጎረቤት ለመሄድ አሁን ቆዳና ሱፍ አድርገን አንሄድም እዚህ ጎረቤቴ ለመሄድ ጫማዬን አደርጋለሁ ማለት ነው። ከዛ በተረፈ ግን ከጓደኞቼ ጋር ለመዝናናት አሁን ከፍት ጫማ ወይ ሳንደል ጫማ አድርጌ ልዞር አልችልም። አላደርግም ይሄንን አልለብስም። ተግባባን መልበስ አልችልም ማለት ነው። እማልለብስበትም ምክንያት ነገርኳችሁ እዛ ሰውን ያው አቧራ አለ ርቀት ይኖረዋል ፀሀይ በሚሆንበት ሰዓት በጣም ይሞቃል ማለት ነው። ሙቀት ስለሚኖረው ያው እንትን ይላል ጥሩ ላይሆን ይችላል ለእግራችን እያላበን ሊያዳልጠን ይችላል እና ደግሞ አሁን እንደዚህ አይነት ጫማዎች ደግሞ እማይለበሱበት ቀን አለ። አሁን የአየር ንብረቱ የወሰነው አሁን በጠራራ ፀሀይ ፀሀይ ሆኖና ዝናብ እየረገጠው አሁን ክፍት ጫማ ወይም ሳንደል ለብሼ መዞር አልችልም። ለምን ያው ጎርፍ ስለሚኖር ጭቃ ስለሚኖር እግሬ ጭቃ በጭቃ ይሆናል ይጨቀያል ይግማማል እግሬ ማለት ነው። ያ ደግሞ ያው ጥሩ ስላልሆነ ለሚያየውም ሰው ለኔም ለተመልካችም ቆንጆ ስለማይሆን ያው እንደነዚህ አይነት ጫማዎችን እማደርግበት ወቅት አለኝ። ሁኔታዎችም ይወስኗቸዋል ይወስኑታል እነዚህን ሁሉ ግን በምናደርግበት ሰዓት ማየት አለብን አላልኳችሁም ሁሉንም ነገር ወቅቶቹን ሁኔታዎችን ማየት አለብን። እና ያው እኔ ሰንድል ጫማ ለብሻለሁኝ ስለብስም ነው ያደግኩት እና ያው አይደረግም እንዳልኩት በክረምት አይደረግም። የአየር ንብረታችን ጥሩ በሚሆንበት ሰዓት ሙቀትም በጣም ሲሞቅ ረዥም መንገድ ማረጉ አንተን አይልም ጥሩ አይመከርም እኔ አቅራቢያችን ላለው ቤት ለቤት እና ቤተክርስቲያን ምናምን ለመሄድ ያንን ጫማ እለብሳለሁ። ወደፊትም

በአደባባይ መናገር ትችላለህ? አዎ ለማለት ባልደፍርም መናገር ያለብኝን ግን ያው እናገራለሁ እንደ ጥሩ ተናጋሪዎች እንደሆነ እንደነ ምሳሌውም መግለጽ ቢቻል እንደነ ማርቲን ሉተር ያሉት ተናጋሪዎች ተናጋሪዎች ውስጥ ባልመደብም እሞክራለሁ ማለት ነው። አሁን ላይ ነው በአሁኑ ላይ አሁን ላይ አሁን ላይ መናገር ያለብኝን እናገራለሁ በፊት ግን ልግ እያለሁ ብዙም በአደባባይ እንኳን በአደባባይ ተማሪዎች ፊትም ያው መናገር ይከብደኛል። ምክንያቱም እንድንሆን ከምን የመነጨ ይመስላችኋል አንደኛው ምክንያቱም የምታድግበት ሁኔታ ነው ያደክበት ሁኔታ የተወሰኑ ሰዎችን ብቻ እያገኘህ ከሆነ ማውራት የምትፈልገው ከእነሱ ጋር ብቻ ይሆናል ማለት ነው። ገባችሁ ስለዚህ እኔ ድሮ ትምህርት ቤት አሁን አቅርብ ስባል ደስ አይለኝም አልወድም ነበር እና አንብብ ስባለው ራሱ ምንባብ ራሱ ማንበብ ያንቀጠቀጠኝ ነበር እንቀጠቀጣለሁ እፈራለሁ ጨነቅ ነበር። አሁን ላይ ግን ያ ነገር የለም። ለምን እንትን አልኩ ራሴን አሻሻልኩ ማለት ነው። ልጅነትም አለ ያኔ አሁን ትልቅ ልጅ ስለሆንኩ ማውራት ካለብኝ በደንብ አወራለሁ ማንበብ ካለብኝ በደንብ አነባለሁ እና መናገር ካለብኝም እናገራለሁ። እና የሆነ ተውስታ ስላለኝ ነው እና አቅርብ ተብዬ በአደባባይ በቃ ተማሪዎቹ እንዳለ ሲስቁ ምናምን ሲዝናኑብኝ ነው የሚሉት። ለምን በቃ ሰውነቴ ይንቀጠቀጣል ያለበኛል ምናምን እደነግጣለሁ አላያቸውም ተማሪዎቹ በዚህ በዚህ ያው በአደባባይ መናገር ትንሽ ይከብደኛ ነው ማለት ነው አልችልም። ተገባባን ልጅ ሆኜ ማለት ነው። አሁንም ያው ብዙ አደባባይ የሚባል አሁን ትልቅ እኛ ሀገር አሁን መስቀል አደባባይ ነው የሚባለው ትልቅ ወደ መቶ ሺህ ምናምን ህዝብ ባለበት ያው መናገሩ ይከብደኛል ምክንያቱም ያው እኔ ተናግሬ ሰለማላውቅ ማለት ነው በእንደዚህ አይነት መድረክ ላይ ብዙ ሺህ ህዝብ አለበት። ቢከብደኝም አሁን ላይ ገና እንዴት ነው? ሀሳቤን እገልጻለሁ ለተወሰኑ ሰዎች እናገራለሁ እና ያው ንግግር የሚመጣው የመናገር አቅምህ የሚዳብረው ብዙ ታ ማንበብ አለብህ ዝግጅትም ያስፈልግሃል መዘጋጀት ያስፈልግሃል። እና እኔ አሁን አንድ ነገር ልንገራችሁና እና እንደዚህ ፈራ ነበር አልኩት እና ወደ አስራ ሁለተኛ ክፍል ስጠጋ ስለ መረጃ ወይም አይቲ የሚባል ትምህርት ነበረና ያንን አስተማሪያችን እንትን ሰጥታን ነበረ። መቅረብ ያለበት ከዛ በኋላ ያንን እንዴት እንዴት አድርጌ ማቅረብ እንዳለብኝ ለተማሪዎች በቃ ሳስብ ነበረ በጣም ማለት ነው። በጣም አሰብኩበት በጣም አሰብኩበት ከዛ ምን አላለኩም ወጥቼ ያው ለተማሪዎች ፊት ማቅረብ ነበረብኝ እና። ከዛ በቃ እውነት በሚገርም ሁኔታ እኔም ገረመኝ ግን የተዘጋጀሁት ከአስራ አምስት ቀን በፊት ነበረ በዚህ እንትን ላይ ትምህርት ላይ ማለት ነው። እና ቀርቷል ምናምን ሲባል በደንብ እየረሳሁትም መጥቼ ነበር ሀሳቡን እንትን ያልኩትን የማቀርበው እና ወጥቼ ሳቀርብ በቃ ተማሪ በጣም ተደስቶ ተጨብጭቦልኝ ምናምን ነው የገባውት እና አያችሁ ስለዚህ ኮንፊደንስህን የምታውቀው ነገር ነው። የምታውቀውን ነገር ልታወራና ልታብራራ ትችላለህ የማታውቀውን ግን ልትቀባጥር አትችልም። ተግባባን አሁን ይሄንንም እኔ የምናገረው ብቻዬን ስለሆንኩ ነው እንጂ ለሰው ላላወራው እችላለሁ አሁንም እማወራውንም እንዴት ነው እኛ እኔና ይሄ ስልክ ያለነው ሪከርድ ድምፄ እየተቀዳን ያለው ለዛ ነው ብዙ የማወራው ታሪኮችን እያነሳው እና እንደ ሁኔታው ሊወሰንብኝ ይችላል። አታውቁም አንተ የቱ ጋር እንደምትፈራና የቱ ጋር እንደምትደናቀጥ? እኔ አሁን አምስት ፈረንጆች ገጥመውኝ ግራ የገባኝ ወቅት አለ ምን መናገር ያቃተኝ። ገባችሁ እንዴት ነው? እና አሁን እኔ ከኩዮቼ ጋር እሱ የማወራውን እና ትልቅ ከተላለቅ በጣም ከእኔ ከሚከፍ ከፍ ከሚሉ ሰዎች ጋርም የማወራው ወሬ አንድ አይነት አይደለም ለእነሱም እማወራው ወሬ። መጣ የሆነ ከፍ ማለት አለበት እነሱን የሚመስል ልጨነቅ እችላለሁ ምን አይነት ቃል ልጠቀም ግን ያው እኮ ያ የሆነን ሰው ስታወራው ግን ያው የሚጠቅመህን ወሬ ታወራለታለህ ማለት ጥሩ ወሬ ታወራለታለህ። ስለዚህ አመሰግናለሁ እንባል

ዝናብ ሲዘንብ ምን ታደርጋለህ? ዝናብ ሲዘንብ ምን ታደርጋለህ ይላል ጥያቄው። ያው ዝናብ ሲዘንብ የማደርገው ወደ ወደ መጠለያ መግባት ነው። ለምሳሌ አሁን ሰራ ቦታ ላይ ሆኜ ሰራዬ ያው እንትን ነው ማለቴ ፊልድ ወይም ሳይት ላይ ስለሚሆን በዚህ ጊዜ ዝናብ ቢመጣብኝ ያው ወደ ተሰራው መጠለያ ወይም ወደ ተሰሩት ቤቶች ውስጥ መግባትና መጠለል ነው። ምክንያቱም ዝናቡ እንዳይመታኝ ማለት ነው ዝናቡ ሲመታኝ ስለምበሰብስ ስራውም ይበርደኛል ያው ከበሰበስኩኝ ብርድ ብርድ እያለ ህመም ይፈጥርብኛል ማለት ነው። ስለዚህ ከዝናብ ማምለጥ አለብኝ የመጀመሪያው አላማ። ተግባባን ስለዚህ ያ ዝናብ እንዳይመታኝ መጥልያ የመጀመሪያውም የማደርገው ከተጠለልኩ በኋላ ያው እስኪያ አቧራ እንግዲህ መጠበቅ ነው። ምክንያቱም ያው ዝናብ የፈጣሪ ስራ ስለሆነ ላስቆመውምና ላመጣውም የምችለው እኔ አይደለሁም አምላክ ነው የሚያዘንበው የሚያስቆመው። እና ይሄ ዝናብ ሲመጣ ምንድነው መደረግ ያለበት? እንዳልኳችሁ ኮንስትራክሽን እየሰራሁ ነውና በምሰራበት ጊዜ ዝናቡ እና አሁን እና አርማታ እየሞላሁ ደግሞ በል አርማታ እየሞላሁ ከሆነ ይሄ ዝናብ ምንድነው የሚያደርገው ስራዬን ያበላሽብኛል ያጥብብኛል አጥቦ ወደ ምን ገደል ይከተዋል ማለት ነው። ስለዚህ አሁን ዝናብ እስከመዝነቡ በፊት ማሰብ አለብኝ። እንዴት ነው ዳመና ከሆነ ያው ይጥላል ብለን ስለምናስብ ስለዚህ አሁን ዛሬ እቅዴ አርማታ መሙላት ከነበረ ይሄንን ለነገ ወይም ከነገ ወዲያ ማድረግ አለብኝ። ምክንያቱም ያው ኪሳራ ነው ትርፍ እፈጥናለሁ ብዬ እዛውን ላበላሸው እችላለሁ በዝናብ ምክንያት ማለት ነው። ተግባባን ስለዚህ ያን ዝናብ አስወግዳለሁ ያንን እንትን አስወግዳለሁ ማለት ነው ችግር እቀርፋለሁ ችግር እቀርፋለሁ እና በሚያወጣኝ መልኩ ነው መቅረፍ የለብኝ። በማይሆን መልኩ መቅረፍ የለብኝም ተግባባን ስለዚህ ዝናብ ዝናብ ሲዘምብ። ሁለተኛ ላደርግ የምችለው እንግዲህ ከመጠለያ ውስጥ መግባት ነው የመጀመሪያው ብያለሁ ሁለተኛው ግን ያው ጃንጥላ ካለኝ ጃንጥላ ዘርግቼ ዘናብ እንደማይመተኝ ራሴን መጠበቅ ነው ማለት ነው። በጃንጥላ መጥለል ነው ሁለተኛው መፍትሄ ከእነዚህ ከዚህ የተሻለ መፍትሄ የለም። ብዬ አስባለሁ መጠለል አንደኛው ሁለተኛው ጃንጥላ ይዤ ራሴን መከላከል ነው። ከዝናቡ እና ጃንጥላ በማይኖርበት ሰዓት ወይም ቤቶች ከሌሉ ድንገት አሁን እኔ መንገድ ላይ እየሄድኩ ዝናብ ቢጥልና መጣልያ ከሌለው የት የት ቆማለሁ ዛፍ ስር ነው የምቆመው? ዛፍ ስር ቆማለው ለምን ያው ቢያንስ ሀይለኛ ዶብ ዝናብ ከወረደ ከዛፉ ዛፉ ይከለክልልኛል የተወሰነውን ሙሉ ለሙሉ አይጎዳኝም ማለት ነው። እና እነዚህን ነው የማደርገው ዝናብ ሲዘንብ ግን ያው ልጅ ሆነን አሁን ለምሳሌ በረዶ የሆነ ዝናብ ሲዘንብ ወጥተን በረዶን በረዶ እንነካ ነበር በበረዶ ላይ እንንሸራተት ነበረ በረዶ ሰርተን ማለት ነው በበረዶ ላይ እየለቀምን እንጣላ ነበር በበረዶ እንደባደብ ነበር። በቃ ደስ ይል ነበር በረዶ ብርቃችን ስለነበረ የዝናቡ በረዶ አዘል ሲሆን ማለት ነው። እና እንጫዎት ነበረ ልጅ ሆነን አሁን ላይ ያንን ባናደርግም ያው ዝናብ ተፈጥሮኝ ነው ውደቱን ጠብቆ የሚከሰት ነው። ግን ያው ደስ የሚለው እኛ ጋር ለተወሰነ ሰዓት ይዘን ብናይ ይኖራል። አልፎ አልፎ ደግሞ ሙሉ ለሙሉ ዝናብ የሚሆንበት ቀን ወደ እስከ ብዙ ጊዜ የሚጥልበትም ሰዓት አለ። እና ዝናብ ወቅቱን ጠብቆ ይዘንባል ሚያዘምብልን ነው ያው ፈጣሪያችን ነው። እና አንዳንድ ጊዜ ደግሞ ዝናብ ሲዘም ውሃ ከሌለ በቫልዲ በምናምን እንደቅናለን ማለት ነው ያንን ውሃ ለልብስ እናጥብበታለን ልብስ ይጠባል በጀሪካን የተሞላ ይቀመጥና ያው ለሽንት ቤት እንጠቀምበታለን ማለት ነው። ገባችሁ ያው የዝናቧን እንሰበስባለን አንዳንድ ጊዜ ውሃ ላይኖር ይችላል። በባልዲ በምን በምን ተደርጎ ይሰበሰብና ጤናችንን እንጠብቅበታለን እንታጠብበታለን ገላችንን ሰውነታችንን ሁሉ ነገራችንን እናደርግበት እና ዝናብ ዝናብ መጥፎ መጥፎ ነው መጥፎም ነው ጥሩም ነው። ብቻ የሆነ እንጠቀምበታለን

የደርበኛ እርካታን ታሳውቃለህ? የደንበኛ እርካታ አዎ አሳውቃለሁ ማሳወቅ ያለብኝ ያው በዜሮ ዘጠኝ ደውዬ መሆን አለበት ማለቴ እንዴት ነው እርካታን የደንበኛዬን እርካታ የማሳውቀው እንትን ሲኖረኝ ነው ድርጅት ምናምን ሲኖረኝ ነው ረካችሁ እንዴት ነው አገልግሎታችን ጥሩ ነው አይደለም ልል የምችለው ግን ያው እውነቱን ለመናገር አሁን ላይ ድርጅት እየሞከርኩት ያለው አለ እና ሀሳባችሁን ስጡ ምናምን ነው የምለው እንጂ እንዴት ነው ሀሳባችሁን ስጡና ልወቀው እላለሁ አሳውቁኝ እላለሁ ሀሳባቸውን ሀሳባቸውን ከሰጡኝ በኋላ እሺ ይሄን ያህል ረክተዋል ይሄን ያህል አረኩም ስለዚህ ይሄንን ይህንን ማሻሻል አለብኝ ይሄንን ማስተካከል አለብኝ ብዬ አስባለሁ ማለት ነው የደንበኛ አገልግሎት ደንበኞቻችን ያው በምን በምናገለግለው አገልግሎት እርካታ ሊሰማቸው ይገባል እንዴት ነው አሁን በምሰራው ስራ ላይ አሁን ለምሳሌ የገጠሙኝ ሰዎች ነበሩ እና እጠይቃቸዋለሁ እንዴት ነው አስደበርኳችሁ ቁልፍ ቤት ሊገዙ ወይም ሊከራዩ ሲመጡ ቤቱን አስረክባለሁ ሳስረክባቸው ግን ምንድነው የምላችሁ እንዴት ነው አገልግሎቱ ጥሩ ነው ተስማማችሁ ጥሩ ነበር አሪፍ ነበር እላቸዋለሁ እነሱም አዎ ጥሩ አድርገህ ሰጥተኸናል ጥሩ አገልግሎት አድርገህልናል ሊሉኝ ይችላሉ ማለት ነው ስለዚህ እርካታቸውን ያሳውቁናል እነሱ እኔም ያው ደንበኞቼ እንደረኩ እናገራለሁ ማለት ነው ጥሩ አቀራረብ ነው ያለ ጥሩ መስተንግዶ አቅርበሃል ይሉኛል እነሱም እኔም አመሰግናቸውና ወደ ስራ እሄዳለሁ ማለት ነው ወደ ቀጣዩ ደንበኛ አገልግሎት አመራለሁ ማለት ነው ዝም እና ያው ደንበኛ ይገር ሊረካብህ ይችላል ግን ሊያስመስልም ይችላል ዞሮ ያማህን ምንድነው የሚያወራው በደንብ አልነገረኝም በደንብ አልገለጸልኝም ሊል ይችላል እና ያው አጠቃላይ መጠየቅ አለብን ደንበኛህን ገብቶሃል ወዳጄ አሁን ያልኩህ ጥሩ ነው እንደዚህ እንደዚህ ነው የምትጠቀሙት አሉት ይሄን ብታደርግ ድርጅትህ እንዲህ ይሆናል ሊያድግልህ ይችላል እያልን ልንነግርህ እንችላለን ማለት ነው እና እና እሺ ስለዚህ ደንበኛዬ ደንበኛዬም በዚህ ማርካት እችላለሁ እንዴት ነው እርካታህን የምታውቅበት እንዴት ላረካው እችላለሁ በሱ ታስባለህ አሁን ደንበኞቻችን ይረኩ የሚችሉት አሁን በእንተን ውስጥ ላይ አሁን ቤት በኮንስትራክሽን በምህንድስና ውስጥ አሁን አሁን ለምሳሌ እኔ ቤት ገዢ መጣ ቤት ገዢ መጣ ከዛ በኋላ ከፍሎበታል ገንዘቡን ዛሬም እየመጣ አያልቅም ነገም እየመጣ አያልቅም ካልከው ያው አረካም ማለት ነው ምንድነው ያማርርብሃል እንደውም ከዛ አልፎ ወደ ክስ ሊያመራብህ ይችላል ግን እንዴት ልታደርገው ትችላለህ ነው ደንበኛ በቃ በአልከው ጊዜ ቃልህን ጠብቀህ እንደምንም ሰርተህ ስትሰጠው ደስ ይለዋል ይረካል ማለት ነው ረከሁባችሁ ኮራሁባችሁ እና እሱ ከጠበቀውም በላይ አንድን ነገር ከጠበቅ ሰው ከጠበቀው በራይ ሰርተህ ስትሰጠው ያው እርካታን ያገኛል እርካታን ይጎናጸፋል ያ እርካታ ደግሞ ለምን ያገለግላል ለምን ይጠቅመዋል ደንብኛን ለመሳብ ይጠቅምሃል ማለት ነው ደም ኦ ስለዚህ ደንበኞቼ እየረኩ ስለሆነ ሌሎች ደንበኞች ወደዚህ ድርጅት ይሳባሉ ይሄ ድርጅት ጥሩ ስራን ያገኛል ጥሩ ጤናን ያገኛል ጥሩ ጥሩ ህይወትን ይኖራል እያሉ እንትን ይላሉ ማለት ነው እኔ ደንበኛ አገልግሎት በእርካታ ላይ መመስረት አለብኝ ደንበኞች መርካት አለባቸው ያለ እርካታ እና ያለ እንትን ጥሩ አይሆንም ማለት ነው አገልግሎት እና እኔም ደንበኞቼን እርካታን እንዲረኩ አሳውቃችኋለሁ ረካችሁ እንዴት ነው አረካችሁም ጥሩ አይደለም ነው የሚለውን እጠይቃለሁ ያው ካገኘሁ በኋላ ከእነሱ እንዲህ እንዲህ ችግር ገጥሞናል አድወደርነውም ካሉኝ እናገራለሁ ረክተናልም ካሉኝ በደስታ አመስግኜ ሌሎችም ተመሳሳይ ሰዎች ካሉ እንዲያመጡና ቤት እንዲገዙ ምን እንዲሉ እነግራችኋለሁ ማለት ነው እና የደንበኛ እርከታን ማሳወቅ

ጾም ትጾማለህ ይላል ጥያቄው ጾም ትጾማለህ ጾም ትጾም አለህ አዎ እጾም አለው እኔ ክርስቲያን ስለሆንኩ የኢትዮጵያ ኦርቶዶክስ ክርስቲያን አባል ስለሆንኩ፤ ከሶስት መቶ ስልሳ አምስት ወይም ከአመቱ ከአመቱ ቀን ውስጥ ወደ እማልጾምባቸው ማለት ጾም የሚበላባቸው ቀኖች የሚቆጠሩ መቶ አይሞላውም። ገባችሁ ጾም አርብና ሮብን ሳንጨም ጨምሮ ማለት ነው። አርብና ሮብ ተጨምሮ በጾም ውስጥ የሚቆጠር ያው ሰባ ቀን መቶ ቀን ሰባ ቀን ምናምን መቶ ቀን አይሞሉም። እና እኔ እጾማለሁ ክርስቲያን ስለሆንኩ እንትን እጾማለሁ። በኢየሱስ ክርስቶስ ስለምናምን ኢየሱስ ክርስቶስ ደግሞ ምን ብሎናል ለደቀምዛሙርቱ እንዲህ አላቸው። እኛ ይሄን ሰይጣን አንድ ሰይጣን ይዙት በጣም የሚያስቸግር ነበር። እና ሊወጣ አልቻለም ሐዋርያቱም ሞከሩት ሊያወጡት አልቻሉም። ከዛ በኋላ ምን አላቸው። አብሮ አደገ ሰይጣን ነው። ይሄ አብሮ አደገ ሰይጣን ያለ ጾምን ያለ ጸሎት ሊወጣ አይችልም። አለ ምንም ብሎ እያስተማረን ነው ስለዚህ በጾም ሰይጣንን እንድንመልሰት እንደሚቻል። ከአምላካችን ታማሪም ማለት ነው። እሱ እና የጾምን ስራ ያስጀመረው ክርስቶስ ኢየሱስ ክርስቶስ ነ። እንዴት እንዴት በእንደም አርባ ቀን እና አርባ ሌሊት በገዳመ ቅርንጦስ ጾሙ ጾሙ ሆኖ እንግዲህ ሁሉንም ነገር ከመጀመሩ በፊት አርባ ቀን እና አርባ ሌሊት ነው ስብከቱን ከመጀመሩ በፊት እንግዲህ ኢየሱስ ክርስቶስ ጾም ሆኖ ወደ ስብከት የተጀመረው። ስለዚህ እኛ አብነት የምናደርገው የመድኃኒያለምን ስለሆነ ናዝራዊ ኢየሱስ ክርስቶስ የድንግል ማርያም ልጅን ስለሆነ እንጾማለ። ሁሉም ጾማችን ደግሞ ሃይማኖታዊ ነው። እና የምጾመው እስከ ዘጠኝ ነው በብዛት ግን አንተ ናችን የሚያዝን ዶግማችን እስከ አስራ ሁለትም ሊሆን የቻለ ፀሀይ እስክትጠልቅ ነው የሚለው። ግን ያው አብዛኛው ሰው የሚችለው ድረስ ለሚጾመው። ለምን ሌሊቱ ማለት ከሶስት ሰዓት ከማቱ ጀምሮ ውሃም ግን ምናምን አይጠጣም። ከሌሊት ጀምሮ ማለት ነው። ከሌሊት ስድስት ሰዓት ጀምሮ እህል አትበላም ውሃ አትጠጣም። በቃ እና ጾሙ ደግሞ ጾም የሚያስብለኝ እኛ እንዴት ነው። ለሰውነቱ ይጠቅሙ ፕሮቲን ያላቸው ካይል አላቸው እነዚህን ነገሮች አንጠቀምም። ሌላው ለምሳሌ አሁን በሌላ እምነት ላይ ሊፈቀድ ይችላል። በኛ ሃይማኖት ግን ስጋ እንቁላል ወተት እየተበላ አይጾምም። ጾም አይደለም። ይሄ ቡፌ ነው የሚባለው። እንደዚህ አይነት ጾም አንጾምም። ለምን ዳዊት ነው ያለው ስጋዬ ቅቤ ከማጣት ከሳ ጾምኩ ነው። የሚለው ስጌ ቅቤ ከማጣቱ የተነሳ ከሳው ጾምኩ። ጠወለኩ ነው የሚለኝ እናም ዳዊትን አብነት እናደርጋለን። ማለት ነው ቅዱስ ዳዊት። እና እንዲሁም ነብዩ ዳንኤልን። ማለፊያም አልቀመስኩም አለ። እንግዲህ ነብዩ ዳንኤል ማለት ነው። እንደሚጾም እየነገረ ነው። ስለዚህ ጾም በጾም ሀይልን ስለምናደርግ እንደዚህ አይነት እናደርጋለን። እና እኔም እጾማለሁ። ጾምን በደንብ እጾማለሁ። ያው የገና ጾም የሚባል አይደለም። ክርስቶስ መወለዱን ለማመልከት ለ ገነብያት ጾም ወይም ገና ነው ክርስቶስ መወለዱን ወደዚች ምድር መምጣቱን ለማመልከት የሚጾም ጾም ነው። እና እሱ ዋናው እሱ የገና ጾም ይባላል። ከዛ በኋላ ከእሱ ቀጥሎ ነነዌ የሚባል ጾም አለ። ነነዌ ማለት በዮናስ ስብከት ምክንያት እንድትመለስ ዮናስን የደስ ብቅ ብሎት ሶስት ቀን እና ሶስት ሌሊትም ቢብሎ በአሳ ነባሪ ውስጥ አድሮ ከዛ በኋላ ሄዶ የነገራቸውን ለማመልከት ለማስታወስ ነው ከጥፋታቸው እንደተመለሱ ለመናገር ይጾማል። እና ሌላኛው ደግሞ የፋሲካ ጾም ወይም የአብይ ጾም ይባላል። ጌታችንና አምላካችን የጾሙ ጾም ነው። እና እሱን አብነት አድርገን እንጾማለን። ወይም ጾመ ሙሴ ይባላል። ሙሴ አርባ ቀን አርባ ሌሊት ያው እንደ ጾም ይነግረናል። ማለት ነው ሙሴም ስለዚህ ጾም ሀይልን ይሰጠናል። አርብ እና ሮብ ይጾማል እኛ ሀገር እና የሚበሉት አትክልትና ፍራፍሬ ብቻ ነው። ከዛ ውጪ የምንበለው ነገር የለ። አልበላም እኔም። እና ያው አሁንም እየመጣ ነው አሁን አንድ ሳምንት ነው የሚቀረው። ጾም ለመጾም ያልኳችሁ አብይ ጾም። ወይም ጾመ ነብያት ይባላል እና ይሄንን ጾም እንግዲህ በመጾም እጠቀማለሁ። ብዬ ስለማምን እግዚአብሔር እንዲያበረታን እጠይቃለሁ። ጾሙ የደህነት ይሁንልን በማለት አመሰግናለሁ።

ማታ በምን ሰዓት ትመገባለህ? እሺ እንግዲህ ያው ምግቤን የምመገበው ማታ በሁለት ሰዓት ሲሆን ላይ ነው ሁለት ሰዓት ሲሆን እራቴ እመገባለሁ እንግዲህ ቤት ያፈራውን ነው የምመገበው። እንዲህ የምመርጠው ነገር የለም። ምክንያቱም አፍሪካ ውስጥ እስካለው ድረስ ብዙም የምመርጠው ምግብ የለም። ማታ ላይ ቤተሰብ ያቀረበልንን እራት እንመገባለን እሱን ተመገበን ነው ያው ጤናችንን የምንጠብቀው እና ቤተሰብ ያቀረበልንን እራት እንመገባለን እንጠጣለን። እና እናወራለን ከቤተሰብ ጋር ማለት ነው። እኮ ምን አይነት ምግብ ነው? እንዳላችሁኝ እንዳልኳችሁ ያው በብዛት የሚሰራውን ልንገራችሁና አሁን ለምሳሌ ዛሬ መኮረኒ ይባላል። መኮረኒ ኖራት ልመገብ እየተዘጋጀ ያለው። አሁን በአጋጣሚ ግን ወደ ሶስት ሰዓት ሆኗል አይደል? ግን ሊቀርብልኝ ነው አንድ ሰዓት ምናምን ዘገየ ስልሱን እየተሰራ ስለሆነ ነው የሚቆየው። እና ምን አይነት ምግብ ነው ካላችሁ መኮሮኒ የሚባለው። ከስንዴ የስንዴ ዱቄት የሚሰራ ነው። እና እኛ ስንዴ ተቆርጦ ፋብሪካ ውስጥ። እንዲደርቅ ይደረግና በፋብሪካ በማሽን ከዛ በኋላ ያ የደረቀው መኮረኒ ወደ ገበያ ይመጣል ማለት ነው። ያ ስንዴው ጥርጽ ወጥቶለት ከዛ ያንን የመጣው መኮረኒ እኔ ቤት ውስጥ ምን አድርጌ አዘጋጀዋለሁ? ከሱቅ ከገዛው በኋላ መጀመሪያ ምን አደርጋለሁ? ውሃ በውሃ አዘጋጀ ውሃ አፈላለሁ ማለት ነው። የሞቀ ውሃ አፈላለሁ። ካዛ እዛ ዘይሞቅ ውሃ ላይ እንትን እጨምራለሁ ዘይት እጨምራለሁ እዛ ዘይት ላይ ምን አደርጋለሁ? እዛ ዘይት ላይ የሞቀው ዘይት ላይ ምን አደርጋለሁ? የፈላው መኮረኒያዬን እከታለሁ ያ መኮረኒ ምን ይሆናል ይወጣና ለእያንዳንዳችን ለሰዎች ይወጣል ያው እንትን ይሆናል ማለት ነው። እንዲያደቅ ነገር አይደለ ከፋብሪካ የመጣው መኮረኔ እየረጠበ ይመጣልኛል ማለት ነው። እርጥብ ይሆናል። ከዛ በኋላ ይሄን መኮረኒ ምን አድርጓል ስልስ የሚባል አለ። ስልስ ማለት ያው ስልስ ይሰራል ሽንኩርት ይደረጋል። ዘይት ይደረጋል። ሽንኩርትና ዘይቱ ይቁላላል በደንብ። ከዛ በርበሬ ይደረጋል ከዛ በኋላ ቲማቲም ይገባል። ማለት ነው ይሄ ቲማቲም ስልስ ይባላል ማለት ነው። ስልሶቹ እና ስንኮርቲኩል አለን በጣም ቆንጆ ነው። በጣም ሲበስል ጫው ይደረግና ለመብላት ይቀርባል ማለት ነው። ከዛ ያው መኮሮኒው ይቀርባል ከዛ ስልሱ በአናቱ ላይ ይፈሳል ማለት ነው። በመኮሮኒዩ ላይ ቅድም በራሱ በትኩስ በ ትኩስ በሚያቃጥለው መኮረኒ ላይ ይደረገን ከዛ በኋላ ይለወሳል እየ ከዛም ምስካና ማንኪያ ይቀርባል እንደ ቤትህ ነው እኛ ቤት ያው ተለውሶ ይሰጠናል። ከዛ እሷን እንበላለን። በልተን ያው እራታችን እሱን ነው የምበላው ለማለት ነው። አሁን እራቴን ለብለጊዜው እና እንደነዚህ አይነት ምግቦችን እበላለሁ። ግን ከዚች ቀደመ ብዬ አሁን የሆነች እንቁላል ነገር ቀምሻለሁ። እና ያው ያገኘኸውን መብላት ነው። ለሰው ግን ያው ያገኘኸውን መብላት ስለ በጣም የሚከብድ አይደለም። እውነቱን ለመናገር ለምን የመኝታ ሰዓቴ ስለሆነ። ጨጓራ ላይ ላይፈጩ ይችላል። ጨጓራ ላይ ፈጨው ስለሚችል ወደኋላ ይመልስሃል ይሄ የጨጓራ ህመም ማለት ነው። ወደኋላ ይመለስና ሊያሳምም ስለሚችል ያልተፈጨ ምግብ ጨጓራህን ስለዚህ እንትን ትለዋለህ። ትተዋለህ ማለት ነው። ከባዱን ምግብ ቀለል ቀለል ያሉ ምግቦችን። እራቴ ላይ ከሁለት እስከ ሶስት ሰዓት ላይ አቅርቤ እበላለሁ ማለት ነው። መብላቴም ያው ጤንነቴን እንዲጠበቅ ያደርግልኛል እንዳልኳችሁ። ይሄም መብላት ብዙም አይጎዳንም። ብዙም እንትን አይለንም አይከፋንም ማለት ነው። እና እንደልኳችሁ አስፈላጊ ሆኖ ከተገኘ መብላት የለብህን ትበላለህ መብላት የሌለብህን ደግሞ አትበላም ማለት ነው። እና እንዳለ ሁል ጊዜ እንትን በሉ የሚያስፈልጋችሁን በእራት ሰዓት ላይ ምግባችሁን መመገብ በቁርስ ሰዓት ላይ ቁርሳችሁን መመገብ በመክሰስ ሰዓት ላይ መክሰሳችሁን መመገብ አለባችሁ። እና ሁሉንም እንደየፈርጁ ማከናወን ጥሩ